መጽሐፍ ማንበብ የምወደው ተግባር ነው። በየሰምቱ አዳዲስ መጽሐፍት እፈልጋለሁ። ታሪኮች አለም ምናባዊ ቦታዎችን እጎበኛለሁ አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት ያለቃ ያልቃሉ ሌሎች አንዳንድ መጽሐፍ ያስለቅሳሉ። ሌሎች ያስቃሉ ደራሲዎች ብልህ ናቸው። ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት አነባለሁ። ቤተ-መፃህፍት መሄድ መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተሳሰቦች እረዳለሁ ማንበብ አእምሮን ያድጋል። መጽሐፍ ማንበብ የምወደው ተግባር ነው። ይላል እንግዲህ መጽሐፍ ለማንበብ እና እንትን ለማለት የሚወደው ተግባር እንደሆን እና እንግዲህ መፅሀፍ ማንበብ ጥሩና ዴስ የሚለው ልምድ ነው ማለት ነው። በየሳምንቱ ሰምቶ አዳዲስ መጽሐፍ እፈልጋለሁ። ያዋንድ ሳምንት በሳምንት አንድ መጽሐፍ ይጨርሳል። ማለት ነው ከዛም አዳዲስ መጽሐፎችን ይፈልጋል። ምክንያቱም ከጨረሰ ጻፍ ያነባል ማለት ነው። ምናባዊ ቦታዎችን እንጎበኛለሁ ታሪኮች አለምን አለም ይከፍታሉ። ይላል ያው እንግዲህ መፅሀፍ በማንበብ አንደኛ እነዚህ ታሪኮች የአለምን ይከፍታሉ አለምን ገጽታ እንዴት እንዴት ነበር። አለም እንዴት እንዴት እንዳለፈች እና አለም ከዚህ በፊት ምን ምን ነገሮች ተከሰቱ የሚለውን። ትናገራለች። ወይም ያንን ታሪክ ታሳያለች ማለት ነው ምናባዊ ቦታዎችን እጎበኛለሁ እንዲሁም መጽሐፍ ስታነብ የማታውቃቸውን ወይም ምናብ ወይም የሆኑ ቦታዎች በምናብ የተለየ ቦታዎችን ትጎበኛለህ ማለት ነው። አዳዲስ ነገሮችን እማራለሁ ያው ከመጽሐፍ እንግዲህ የማታውቀው ነገር ይገኛል። መጽሐፍ ላይ አዳዲስ ነገሮችን መማር ወይም አዳዲስ ነገሮችን ማግኘት ያስችላል ማለት ነው። አንዳንድ መጽሐፍት ያለቃሉ ያው ያስለቅሳሉ ለማለት ነው። እና ያው አንዳንድ መጽሐፎች እንግዲህ የተለየ ታሪክ ወይም የሚያሳዝን ታሪክ ይኖራቸው ይችላል። ወይም ሁኔታቸው ልብ የሚነካ ሊሆን ይችላል ማለት ነው። ሌሎች ያስቃሉ አንዳንዶቹ ደግሞ አዝናኝ እና መማረክ የሚችለው ሰውን ማሳቀስ ሰውን መድናናት የሚችሉ ወይም ሰውን ጤናማ እና ደስተኛ የሚያደርጉ መጽሐፎች ይኖራሉ ማለት ነው። ደራሲዎች ብልህ ናቸው እንግዲህ መጽሐፍ የሚጽፉ ሰዎች የራሳቸው የሆነ ጥበብ ይኖራቸዋል። የራሳቸው የሆነ ብልህነት ወይም የራሳቸው የሆነ ችሎታ አላቸው ማለት ነው። ቃላቸው ልብ ይነኩታል ያው የሚጽፉት ብእራቸውን አወጣው እንግዲህ መጽሐፍ ላይ ሲያሰፍሩት ሀሳባቸው የሰው ልጅ ልብ ይነካል ማለት ነው። ወይም የሰውን ልብ ያንጠለጥላል። እስከመጨረሻው መጽሐፍ እስከሚያልቅ ድረስ ያጓጓል ለሰውም ጥሩን ደስታ ይሰጣሉ ማለት ነው። ምሽት ላይ ከመተኛቴ በፊት አነባለሁ። ያው እንግዲህ ሰውየው ልምድ ያለው ማለት ነው። ከመተኛቱና ወደ አልጋው ሲሄድ ያኔ መጽሐፉን ይዞ መጽሐፉን የተወሰነ አንብቦ ይተኛል ማለት ነው። እንዲሁም በተጨማሪ ቤተ መጽሐፍት በመሄድ ያነባል ወይም ቤተ መጽሐፍት መሄድ ይወዳል። ማለት ነው ያው የምንም ጥርጥር የለውም መጽሐፍ ላይ ሀሳብ አለ መጽሐፍ ላይ የደራሲዎች ሀሳብ አለ የጎበዝ ሰዎች ሀሳብ አለና ከነዛ እንግዲህ መጽሐፎች ጥበብን የማናገኝበት ምክንያት የለውም ምክንያቱም መጽሐፍን የሚጽፈው ዝም ብሎ ማንኛውም ሰው አይደለም። መጽሐፍ መጽሐፍ ልዩ ችሎታ ይጠይቃል። እንዲሁም ሰው የተለያየ ስራውን ነው እዛ ላይ የሚያስቀምጠው ለሰው ይጠቅማል ብሎ ማካፈል የሚፈልገውን ነገር ስለሆነ ከዚህ እንግዲህ ትልቅ ጥበብን እንማራለን ማለት ነው። የተለያዩ አስተሳሰቦችን እረዳለሁ ያው እንግዲህ ስለ አንድ ሀሳብ የተጻፉ የተለያዩ አስተሳሰቦች ሊኖሩ ይችላሉ። ማለት ነው የሰው ልጅ የሰው ልጅ አስተሳሰብ የተለያየ ነው ስለዚህ ስለ አንድ ነገር የተለያዩ ሰዎችን እንደሚያስቡኝ ያንን መረዳት ያስፈልጋል ማለት ነው። ማንበብ አእምሮ ያድጋል ያው የአእምሮ ቀለቡ ማንበብ ነው በማንበብ አእምሯችን እንዲያድግ አእምሯችን እንዲጎለብት ማድረግ እንችላለን። በዚህም እንግዲህ ትልቅ ለውጥ እናመጣለን። ማለት ነው ስናነባ አስተሳሰባችን ይሰፋል አእምሮአችን ያድጋል። አለምን በልዩ ሁኔታ እናያለን እና የተለየ አስተያየት የተለየ እይታ ይኖረናል ማለት ነው። ስለዚህ ከተለያየ አንፃር ወይም ከተለያየ አንግል እናያለን ማለት ነው። አለምን ስናነብ ሀሳቦችን እና ብዙ ነገሮችን እናገኛለን ማለት ነው። እና ማንበብ ጥሩ ነገር እንደሆነ እና አምሮን እንደ ሚያሳድግ እና እንዲሁም የተለያዩ ነገሮች እንደሚሰጥ ይታወቃል ማለት ነው።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌ እያወዳደርኩኝ እገኛለሁ ሌሎችም እንደደረጉ አያለሁ ይሄ አእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዣሉ ለአንድ ወር መሞከር እፈልጋለሁ የእውነተኛ ህይወት ግንኙነቶችን። አተኩራለሁ ከእውነተኛ ሰዎች ጋር እነጋገራለሁ መጽሐፍ ማንበብ እችላለሁ በአትክልት መስራት በአትክልት መስራት እችላለሁ። ጊዜ የለተሻለ ነገር ይጠቀማሉሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም። ከማህበራዊ ሚዲያ እርፍት እወስዳለሁ እንግዲህ ትንሽ እረፍት ለማድረግ እና ገለል ብሎ ለመቆየት ነው ማለት ነው። ሁሌ እያወዳደርኩ እገኛለሁ ሁሌም እንግዲህ ይሄንን ለማወዳደር እና ለማለት ይሞክራል ማለት ነው። ሌሎች ምን እንዳደረጉ ያሉ እንግዲህ ሌሎቹን እየሰሩ ነው ምን እያደረጉ ነው የሚለውን ነገር እሱን ነገር አረጋግጣለሁ ወይም ያያል ማለት ነው። ይሄ የአእምሮ ጤና ላይ ይላል እንግዲህ የአእምሮ ጤናን እንደ ሚጎዳና እንደ ሚረብሽ ነው። ማለትም መተግበሪያዎቹን ሰርጃለሁ ያው የተለያዩ ማህበራዊ ሚዲያ ላይ ብዙ ሰዓት ብዙ ጊዜ የሚያሳልፍባቸውን መተግበሪያዎች እነሱን እንደሰርዘና እንዳጠፋ ይናገራል ማለት ነው። ለአንድ ወር መሞከር እፈልጋለሁ ለአንድ ወር እንግዲህ ምንም አይነት ማህበራዊ ሚዲያ ሳይጠቀም ለአንድ ወር ምንም አይነት ነገር ሳይሰራ ያኔ ልጠቀም ወይም ለአንድ ወር ሊቆይ ይፈልጓል ማለት ነው። የእውነተኛ የህይወት ግንኙነት አተኩራለሁ ያው እንግዲህ ከማህበራዊ ሚዲያ በመውጣት በእውነተኛ ህይወትና ከሰዎች ጋር ግንኙነት በመፍጠር በዚህ መንገድ ለማሳለፍ ወይም ወደ ትኩረት ለማድረግ እየሞከረ ወይንም ይፈልገህ ፍላጎት አለው ማለት ነው። ከእውነተኛ ሰዎች ጋር እንነጋገራለሁ ያው እንግዲህ ከእውነተኛ ሰዎች ጋር በመነጋገር ላይ ከእነሱ ጋር በማውራት ይህን ችግር ለመፍታት ወይም ከሚዲያ ለመላቅ በዛው ይረዳዋል ማለት ነው። መጽሐፍ ማንበብ ይችላሉ ያው እንግዲህ ከሚዲያው ስርቅ ሌላ የሚሰራው ነገር ያስፈልጋል። የመጀመሪያው እንዳማራጭ የተቀመጠው መጽሐፍትን ማንበብ ነው ማለት ነው መጽሐፍ በማንበብ አዳዲስ እውቀቶች አዳዲስ ክህሎቶችን ማዳበር እንዲሁም ሚዲያ ላይ ልክ ከሚያሳልፈው ጊዜ መጽሐፍትን በማንበብ ጥሩ ጊዜ ሊያሳልፍና የተሻለ ነገር ሊያደርግ ይችላል ማለት ነው። በአትክልት መስራት እችላለሁ ከዛም በተጨማሪ እንግዲህ አትክልት ስራ መስራት እና ይሄን አትክልት ማልማት ሌላ እንዳማራጭ ስራ ነው ማለት ነው ያው የተለያዩ አይነት አትክልት ይኖራሉ። ከእነዚያ መካከል ለሱ የሚመቸውና ከእሱ ጋር የሚሄደውን የሚወደውን እንዲሁም ደግሞ አካባቢው ላይ ለማዌንም ጥሩ አትክልት ሊሰጥ የሚችለውን አትክልት ማልማት ይችላል ማለት ነው። ጊዜ ለተሻለ ነገር እጠቀማለሁ ያው ሚዲያ ላይ እንግዲህ ብዙን ምንም ጥሩ ነገር ሳንሰራ ልናሳልፍ እንችላለን ስለዚህ ጊዜ ለጥሩ ነገር መጠቀም ያስፈልጋል። አታክልት ማልማት እሱ ራሱ ወይም አትክልት ስራ መስራት ጥሩ ነገር ነው እንዲሁም መጽሐፍቶችን ማንበብ ጥሩን ልምድ ወይም ጥሩ እውቀት እናገኛለን ማለት ነው። ከመጽሐፍት እንዲሁም ደግሞ ከየእውነተኛ ግንኙነት ላይ ማታኮር ሊያስፈልገን ማለት ነው ጊዜ ለተሻለ ነገር መጠቀም ሲባል ትርፍ በሚያስገኝና ሰውየውን በሚጠቅመው ነገር ላይ ጊዜውን በዛ መሞከር ማለት ነው። ሚዛን ማግኘት አለብኝ። ያው እንግዲህ ሚዛን ማድረግ አለበት በህይወቱ እጅግ ከፍተኛ የሆነውን ሰዓት ለማህበራዊ ሚዲያ እየሰጠህ ስለሆነ እስካሁን ያንን ቀንስ አድርጎ ሚዛናዊ የሆነና ህይወትን አመዛዝኖ በመኖር ይሞክራል ማለት ነው። ምክንያቱም አንድ ነገር ላይ ብቻ መሆን የለበትም ህይወታችን ሁሉንም ነገር ተመጣጣኝ አድርገን ማድረግ ይኖርብናል ማለት ነው። በአንዱ ላይ ብቻ ከፍተኛ ጊዜ ሰጠን ሌላውን የህይወታችን አካል መርሳቴ ለእኛ ጥሩ ላይሆን ይችላል ማለት ነው። ማህበራዊ ሚዲያ መሳሪያ መሆን አለበት እንግዲህ ማህበራዊ ሚዲያን እንዴ መሳሪያ ነው መጠቀም ያለብን። ልክ እንደ አንድ መሳሪያ እንደዛ መውሰድ አለብን ማለት ነው። እንጂ እሱ ላይ ብቻ መዋል እሱ ላይ ብቻ ጊዜ ሙሉ ጊዜ ማጥፋት እንግዲህ ችግር ነው ማለት ወይም ከባድ ነገር ነው ማለት ነው። ለምሳሌ ልክ አንድ ነገር ሲሰራ መሳሪያ እንደሚሆነው ለምሳሌ የሆነ ለምሳሌ አንድ ያናጺ ፋሱን ወይም ይሄንን መዶሻውን ለሚስማሩ መምቻ እንደሚጠቀመው መሳሪያ ማህበራዊ ሚዲያንም እንደዛ መጠቀም አለብን እንጂ ፋሱን ይዞ በእጁ ብቻ መዋል የለበትም ማለት ነው። ይህ አናጺ ምክንያቱም ፋሱ ለምን እንደሚጠቅመው ያውቃል ማለት ነው። ፋሱ ሚስማሩን በደንብ ለመቀጥቀጥ ለዛ ነው የሚጠቅመው እንጂ እሱ ማህበርዊ ሚዲያ ማህበራዊ ሚዲያም ልክ እንደዚህ ነው ማለት ነው። እንዴ መሳሪያ መጠቀም አለብን እኛ የሆነን ነገር ግን ንግዲያችንን በእሱ ለመሸጥ ሊሆን ይችላል ወይም የሆነ ነገር ለመማር ከዛ ውጪ ዝም ብለን እዛ ላይ ብዙ ጊዜ ልናጠፋ አይደለም ማለት ነው። ህይወት አይደለም ስለዚህ መሳሪያጂ ህይወት መሆን የለበትም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

አትክል ስራ ማድረግ እወዳለሁ ትንሽ ትክክል ትሞታለኝ አተር እናቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል አፈር መነቀስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው አበባዎችም እዘራለሁ ቀለሞች ያስ ደሱቱኛል የራሲ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መኖር ያረጋጋል ያአትክልት ስራ መደሰትና ምርት ነው ያ ትክልት ስራ ማድረግ እወዳለሁ። እንግዲህ ያ ትክልተኛ ነው ማለት ነው። ያ ትክልት ስራ ያው የተለያዩ ተኩሎችን በመትከል እነዛ ትክልቶች ፍሬ ሲያፈሩ እነሱን መልቀም እና ከእነሱ እንግዲህ የምግቡን ማዘጋጀት ይችላል ማለት ነው። የሰው ልጅ ከዛም በተጨማሪ ለገበያ በማቅረብ የተለያዩ ገቢዎችን ማግኘት ይችላል ማለት ነው። ትንሽ አትክልት ቦታ አለኝ እንግዲህ ትንሽ የሆነች መሬት የተወሰነ መሬት እንዲህ አለው ይነግረናል ማለት ነው። አተር ናቲማቲም እዘራለሁ ከሚተክላቸው አትክልቶች ወይም ከነዚጥራጥሮች መካከል አተር እና ቲማቲም ተጠቃሽ ናቸው ማለት ነው። ተክሎች በየቀኑ ውሃ ማግኘት አለባቸው ዋና ማዕድናቸው ውሃ ስለውሃት እስከሆነ ድረስ ውሃ ማጠጣት ግዴታ ይላል ማለት ነው። ያ እንግዲህ ዝናብ ስካል ዘነበ ድረስ ወይንም በተፈጥሮ ካላገኙ ብቻ ይሄንን ውሃ ለእድገታቸው ስለሚያስፈልጋቸው ውሃ እንግዲህ ውሃ በየቀኑ ማጠጣት እና መንከባከብ እነሱን ሳይበዛም ሳይአንስም ያስፈልጋል ማለት ነው። ተክሎች ቀስ በቀስ ያድጋሉ ተክሎች እንግዲህ ደረጃ በደረጃ ነው ሊያድጉ የሚችሉት። መጀመሪያ ይበቅላሉ ከዛ ቅጠላቸው እየሰፋ እናንተን እያለ እስከማበብ እስከማፍራት የምትወርሱት ተራ በተራ ነው ማለት ነው። ለመብቃል ብቻ ከእስከ ስምንት ቀን እስከ አስር ቀን እንደዛ ሊፈጁ ወይም ሊወስዱ ይችላሉ። እና ያው ቀስ በቀስ ደረጃ በደረጃ ነው የሚያደርጉት ተክሎች በአንድ ጊዜ አይደለም። አዲስ ቅጠሎች ሲመጡ ደስ ይለኛል ያ አዲስ ቅጠል ሲወጣ ወደ ላይ ደስ እንደሚልና አዲስ ቅጠሉ ሲታይ ለምን ነው ገና አረንጓዴ ነው ያ ደግሞ ልዩ ገጽታ እንዳለውና ለይታ አማራኪ እንደሆነ ይጠቅሳል ማለት ነው። የአካል እንቅስቃሴ ነው ያው አፈር እንግዲህ ሲቆፈር እንዲሁም ወዲያና እና ወዲህ ሲገለባባት ሲደራጅ ባካፋ ሲዛቅ ሊሆን ይችላል አዲ የአካል እንቅስቃሴ ነው ያው ምንም ጥርጥር የለውም አካል ከባባድ ነገሮችን ሲሰራ ያኔ እንቅስቃሴ ነው ማለት ነው። ለጥንካሬም ለሁሉም ነገር ይጠቅማል ማለት ነው። እጆቼ ቆሻሻ ይሆናሉ ያው አፈር በሚዛቅብብ በሚቆፈርበት ጊዜ እንዲሁም ሰብሎቹ በሚታረሙበት ጊዜ ሊሆናል ወይንም ድንጋይ በሚለቀምበት ጊዜ እንደውም ደግሞ መሬቱን እያስተካከላል ይችላል ማለትነው። መሬቱ በሚያስተካክልበት ጊዜ ያኔ ጭቃ ሊነካው ይችላል አፈር ሊነካው ይችላል እንደውም እጆቹ ሊቆሽሹ ይችላሉ ይሄ እንግዲህ ከያተክለት ስራ ሲሰራ ሊያጋጥም የሚችል ነገር ነው ማለት ነው። ግን ይህ ትክክለኛ ስራ ነው ይላል ያው ትክክለኛ ስራ ስለሆነ ቢነካውም ግድ አይሰጠውም ግድ የለውም ማለት ነው። ሰውየውም ምክንያቱም ስራው ላይ ብቻ ነው ማተኮር የሚፈልገው ሌላ ነገር ማሰብ አይፈልግምና ትክክለኛ ስራ እንዲሆን አሁንም ያስረዳናል ማለት ነው። አበባዎችም እንግዲህ አበባዎች ይዘራል ማለት ነው ከነዛ መጀመሪያ ተርናቲማትም ተብሎ ከተጠቀሱት በተጨማሪ የተለያዩ አበባዎችን ይዘራል ማለት ነው። ቀለሞች አስደሱቱኛል ያው የአበባ ቀለም ደስ ይላል ማንኛውም ሰው አበባ ሳይ አብዛኛው ሰው ይደሰታል ብዬ አስባለሁኝ ስለዚህ የአበቦችን ቀለም እንግዲህ ተክሎ እነዛ አበቦች ሲያብቡ ያኔ ደስ ይላሉ ማለት ነው። የራሴ ምግብ ማብቀል ለውጥ ነው ያው እንግዲህ አንድ ሰው የራሱን ምግብ ተክሎ እንደዚሁም ያትክልት ስራን በመስራት እዛ ቦታ ላይ የራሱን ምግብ ማሳደግ ወይም ማብቀል መቻሉ ትልቅ ለውጥ ነው ማለት ነው ደስ የሚል ነገር ነው። የሰው ልጅ እንግዲህ በራሱ ምግቡን ማዘጋጀት ከቻለ ለሀገር እድገትም ለራሱም ይህ ትልቅ ለውጥ ነው ማለት ነው። ከዚህም ካለፈ እንግዲህ ከራሱ ምግብ ያው ወደ ገበያ ሊያቀርብ ይችላል ማለት ነው። ይሄ እንግዲህ ለሌላውም ይጠቅማል ለራሱም ይጠቅማል ማለት ነው። ተፈጥሮ ጋር መሆን ያረጋጋል ያው ተፈጥሮ እንግዲህ እጸጥታለሁ ስክነት አለው ድርያዎችን ታያለህና ይህ እንግዲህ መረጋጋትን ይፈጥራል። ለምሳሌ ቲማቲሞች ፈርተው ስታይ እንዲሁም አተሮች አተር አበባውን እንዲሁም ፍሌውን ስታይ ያኔ መረጋጋት እና ጥሩ ስሜት ይሰጣል ማለት ነው። ያው እንግዲህ አተር በቁርባኑ የሚያፈራው እና እሱ በጣም ደስ የሚል ፍሬ አለው ማለት ነው። ያኔ እንግዲህ ያንን ስታይ ከተፈጥሮ ጋር መሆን የራሱ የሚፈጥር የመረጋጋት ስሜት አለ ማለት ነው። የአትክልት ስራ መደሰት እና ምርት ነው ይላል። ያው እንግዲህ ተክል ተክል ከመሬት ነው የምትጠብቀው ሌላ የምትፎካከረው የምትወዳደረው የለም የራሱ አንድ ትልቅ እና ደስ የሚል ነገር ነው ማለት ነው። ትሰራለህ ትሰራለህ ከዛ መጨረሻ ላይ ትደሰታለህ እየሰራ መጨረሻ ላይ ምርትን ታገኛለህ ማለት ነው። እና ያንን ምርትን መሰብሰብ ነው ስለዚህ ደስ የሚልና ያው ምርት ነው ሌላ ነገር የለውም ማለት ነው። የአትክልት ስራ

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን። በቸገረኝ ጊዜ ይቀራረቡናል። በዴስታ ጊዜ አብረውን ይስቃሉ። ምስጢሮችን እንለዋወጣለን በየቅዳሚው አብረን እንሰበሰባለን ቡና እንጠጣለን። ታሪኮችን እንነግራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል። እውነተኛ ጓደኛ እድለኛ ያደርጉሃል። ከእነሱ ጋር መሆን ደስ ይላል። ጓደኞቼ በህይወቴ በጣም አስፈላጊ ናቸው ይላል። እንግዲህ በህይወት ውስጥ ያው ጓደኛ ሊያስፈልግ እንደሚችል እና የሰው ልጅ አብሮት የሚሆነው አብሮት ጓደኛ ያስፈልገዋል ማለት ነው። ብቻውን ህይወት ከባድ ነው። በመጥፎም ሀሳብ በመጥፎም ጊዜ በጥሩም ጊዜ በደስታም በሀዘንም ስለዚህ ጓደኛ ከጎን የሚሆን ጓደኛ ያስፈልጋል ማለት ነው። ከልጅነቴ ጀምሮ አንዳንዶቹ አሉ እንግዲህ ከህፃንነት ወይም ከልጅነት? እንዳልተለያዩና እንዳልተለያዩና አሁንም አብረው እንዳሉ አንድ ላይ እንደሆኑ ያው ጓደኝነታቸው እንደቀጠለ ይናገራል ማለት ነው። እርስ በእርሳችንን እንረዳዳለን እንግዲህ የጓደኝነት ትልቁ ነገር ያው እርስ በእርስ መረዳዳት መደጋገፍ አብሮ መጠንከር እና አብሮነት እንዲሁም በተለያዩ ጊዜያት መረዳዳት አለመራራቅ ማለት ነው። በችግር ጊዜ ይቀራረባሉ ያው በችግር ጊዜ ተቀራርቦ ችግርን አብሮ ለማለፍ መሞከር እና በመተጋገዝ ችግርን ለማሳለፍ መሞከር ይህ አንዱ የጓደኝነት ነው ማለት ነው። ለደስታ ጊዜ አብረው ይስቃሉ ያው ደስታም ሰው ደስታውን አብሮ መካፈል አብሮ መደሰት ያስፈልጋል ማለት ነው። እንግዲህ በሰው ልጅ ላይ እነዚህ የሚፈራረቁ ሁለት ነገሮች ችግር እና ደስታ በእነዚህ ጊዜ አብሮ መሆን አብሮነት ያስፈልጋል ማለት ነው። ሚስጥሮችን እንለዋወጣለን ያው እንግዲህ በጓደኝነት መካከል ሚስጥር መለዋወጥ እና የአንዱን ሚስጥር ለአንዱ መንገር ያላቸውን ነገር ያላቸውን ሁኔታ ማካፈል አንዱ ለአንዱ ሀሳቡን መግለጽ ያስፈልጋል ሚስጥርን ማካፈል ያስፈልጋል ማለት ነው። ጓደኛ ከሆነም ሚስጥሮችን ማወቅ ይኖርበታል ማለት ነው። ስለ እኛ ማወቅ ያለበትን ነገር ማወቅ አለበት ማለት ነው። ምክንያቱም አንድ ነገር ቢፈጠር ጓደኛ ነው በሁሉም በሀዘንም በደስታም ጊዜ አብሮን ስለሚሆን ማለት ነው። በየቅዳሜው አብረን እንሰባሰባለን እንግዲህ ቅዳሜ ትምህርትም ላይ አይኖርም ዝግ ነው እንዲሁም የተለያዩ ስራዎች አይኖርም ማለት ነው። መስሪያ ቤቶች ሊዘጉ ይችላሉ እንዲሁም ሱቅም የሚዘጋ ሊኖር ይችላል የእረፍት ቀኑ ሊሆን ይችላል ማለት ነው። አብዛኛው ሰው ያኔ ለመሰባሰብ አመች ጊዜ ይሆናል ማለት ነው። ምክንያቱም ቅዳሜ የእረፍት ቀን ስለሚሆን ቡና እንጠጣለን ተሰባስቦ እንግዲህ ሰው ሲያወራ ተሰባስቦ ሲጨዋወትና ሳምንቱን እንዴት እንዳለፈ እንግዲህ ቅዳሜ ላይ መጥተው ለመነጋገር ለማውራት ሲፈልጉ ያኔ ቡና እየጠጡና እየተዝናኑ ያወራሉ ማለት ነው። ታሪኮችን እንነግራለን እንግዲህ ሳምንቱ የነበረውን ታሪክ ማለት ነው። የስራ ቀን ከሰኞ ጀምሮ የነበረውን ሁሉም እንዴት እንዲያሳልፍ እና ምንም ነገሮች እንደተከሰቱ ምንም ነገር ሁሉም ያካፍላል ማለት ነው። አንዳንድ ጊዜ እንጨቃጨቃለን ያው አንዳንዴ እንግዲህ ሀሳቦች ይነሳሉና እና በእነዛ ሀሳቦች መጨቃጨቅ በእነዛ ሀሳቦች ክርክር እና አንዱ ሞቅ ወዳለ ነገር ሊገባም ይችላል ማለት ነው። ያው አለመጣጣም በሀሳብ አለመገናኘት ሊኖር ይችላል ማለት ነው አንዳንድ ጊዜ በዛም ጭቅጭቅ ሊፈጠር ወይም መጨቃጨቅ ሊፈጠር ይችላል ማለት ነው። በተነሳው ሀሳብ ላይ በተነሳው ጉዳይ ላይ እንግዲህ ሁሉም የተለያየ ሀሳብ ሲሰነዝር ያኔ ወደ ጭቀጭቅ ሊቀየር ይችላል ማለት ነው። ግን ፈጥነን ይቅርታ እንጠይቃለን ያው እንግዲህ ጓደኝነት ማለት ይሄ ነው ማለት ነው። ፈጥኖ ይቅርታ መጠየቅ እና ነገሩን ማረም ማስተካከል ያስፈልጋል ማለት ነው። ከዛም ጓደኝነትን ማስቀጠል ያስፈልጋል ማለት ነው። ጓደኝነት እምነት ያስፈልገዋል ያው እንግዲህ ጓደኛ ካልተማመነ ምንም ማድረግ አይቻልም ማለት ነው። ከባድ ይሆናል ዋናና ትልቁ ነገር እምነት የሚባለው ወይም መተማመን የሚባለው ነገር ያስፈልጋል ማለት ነው። በጓደኛ ካላመንክ ሚስጥርህን መንገር አትችልም የተለያዩ ነገሮችን ማድረግ አትችልም ማለት ነው። መተማመን ለሁሉም ነገር ይህ ግዴታ ነው ማለት ነው። እውነተኛ ጓደኞች እድለኛ ያደርጉሃል ያው እውነተኛ ጓደኛ በሁሉም በደስታም በሀዘንም አብሮ ስለሚሆኑ ይህ እንግዲህ ትልቅ እድለኝነት ነው ማለት ነው። ትክክለኛ ሰው ማግኘት ትክክለኛ ጓደኛ ማግኘት እንግዲህ ሰው ይህ የሰው ልጅ በእድሜ ልኩ ወይንም በህይወት ዘመኑ ሲኖር ከሚያገኛቸው እድሎች መካከል አንዱ ነው። ይህንንም ማድረጉ ደግሞ ሌላ ለሌላ እድለኛ ያደርገዋል ለሌላ ነገር እድለኛ ያደርገዋል ማለት ነው። ከእርሱ ጋር መሆን ደስ ይላል ያው ከእውነተኛ ሰው ጋር መሆን ከእውነተኛ ሰው ጋር መዋል ያስደስታል። እውነት ከምንም በላይ ደስ የሚል ነገር ስለሆነ። ከምንም በላይ የሰው ልጅ ለእውነታው መቆም ስላለበት ከእውነተኛ ሰዎች ጋራ መሆን ከእውነተኛ ሰዎች ጋራ ጓደኛ መሆን ወይም እውነተኛ ጓደኛ ማግኘት ይሄ እንግዲህ ትልቅ እና ደስ የሚል ነገር ነው ማለት ነው

ከስራ በኋላ መራመድ እወዳለሁ። አካሌን እንቅስቃሴ ያስፈልገዋል በአካባቢ በአካባቢው ዙሪየሠ እራመደለው አየሩ በጣም ቀዝቃዛ ነው ሰዎች እየተመለሱ ነው ልጆች እየተጫወቱ ናቸው ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ እየጠለቀች ነው። ሰማይ ቀይና ብርቱካናማ ይሆን ይህ እረፍት ጊዜ ነው፤ አእምሮዬ ይረጋጋል፤ ስለነገ ማሰብ ጀመርኩ፤ ይህንነት ይሰማኛል፤ መራመድ ጤንነት ይሰጣል። ያው ከስራ በኋላ መራመድ እወዳለሁ። ከስራ በኋላ እንግዲህ ወደ ቤት እየተራመደ መሄድ ያስደስተዋል ማለት ነው። ስራ ከጨረሰ በኋላ እንግዲህ እንደዚህ በእርምጃ ወይም እየተራመደ ወደ ቤቱ መሄድ ይወዳል ማለት ነው። ሌላ ታክሲ ጠብቆ በታክሲ ከመሀድ ይልቅ በእግሩ መሄድን ይወዳል ማለት ነው። አካሌ እንቅስቃሴ ያስፈልገዋል። ቁጭ ብሎ ነው ያው አለው ቢሮ ላይ ከሆነ በተለይ ቁጭ ተብሎ የሚሰራ የኮምፒውተር ስራ ከሆነ ይህን እንቅስቃሴ ያስፈልገዋል ማለት ነው ያንን ቁጭ ብሎ የዋለውን ሰውነት ለማዝናናት እንዲሁም ጥሩ እንቅስቃሴ እንዲያደርግ መሄድ ተመራጭ ይሆናል ማለት ነው። ቢሮ ቁጭ ብሎ ከዛ መኪና ላይ ደግሞ ገብቶ ወንበር ላይ ቁጭ ብሎ ከዛም ቤት ገብቶ ቁጭ የሚል ከሆነ ለአካል ጥሩ አይደለም ማለት ነው። ይሄ ለአካል እንቅስቃሴ አልሰጠውም ስለዚህ ወደ ተለያዩ በሽታዎች ሊያመራ ይችላል ማለት ነው። በአካባቢው ዙሪያ አራመድ ያው ያው እንግዲህ በአካባቢው ወደ ቤት ስሄድ ከስራ በኋላ ወይንም ስራውና ቤቱ በጣም ተቀራራቢም ከሆነ በዛውም አካባቢውን ዞር ዞር እያለ በዛ በግሩ ሊራመድና አካባቢውን ሊቃኝ ይችላል ማለት ነው። እንዲሀም ትንስ ርቀት ካለው የተወሰነ ሜትር የሚርቅ ከሆነ እስከ ቤቱ በእግሩ ሊሄድ ይችላል ማለት ነው። አየሩ በጣም ቀዝቃዛ ነው ያው እንደሚታወቀው ከስራ በምንወጣበት ወይም ከስራ መልስ በኋላ አየሩ ቀዝቃዛ እንደሚሆን ይታወቃል ያው ማታ ላይ ስለሚሆን ማለት ነው ከአስር ተኩል በኋላ ወይም ከአሥራ አንድ ሰዓት በኋላ ስለሚሆን ይሄ ጀምበሯ እየጠለቀች ወይም ልትጠልቅ እየተዘጋጀች ስለሆነ ብዙም ሙቀት የለውም ቀዝቃዛ ነው የሚሆነው። በአብዛኛው ጊዜ ማለት ነው። እንዲሁም ደግሞ የክረምት ወጥ ወይም ዝናብ የሚዘንብበት ሰዓት ወይም በዛ ወቅት ከሆነ ያ ደግሞ በተለይ ቀዝቃዛ ይሆናል ማለት ነው ሰዎች እየተመለሱ ናቸው። ሰዎች እንግዲህ ያው ጠዋት ይወጣሉ ለስራ ከቤታቸው ወደ ማታ ላይ ደግሞ ወደ ቤታቸው ይመለሳሉ ማለት ነው። ስለዚህ ስራ ውለው እንዲሁም በተለያየ ቦታ ውለው ሰዎች እንግዲህ ወደ ቤት የሚመለሱበት ሰዓት ነው ማለት ነው። ለማህበራዊ ጉዳይም ውጪ ወጥተው ሊሆን ይችላል በሰላም ወጥተው ሊሆን ይችላል ያው እንግዲህ ለተለያዩ ነገሮች የወጡ ሰዎች ማታ ላይ ወደ ቤታቸው መመለሳቸው ግድ ነው። ቤታቸው ስለሚያድሩ ማለት ነው ልጆች እየተጫወቱ ናቸ፤ ልጆችም እንግዲህ ከትምህርት ቤት ተመልሰው ሊሆን ይችላል፤ እንዲሁም ከተለያየ ቦታ ተመልሰው ማለት ነው ማታ ላይ ሰብሰብ ብለው መጫወት ይችላሉ ማለት ነው። ወይም ማታ ላይ ሰብሰብ ብለው ሊጫወቱ ይችላሉ ማለት ነው። ምክንያቱም ቀን ከፍተኛ ፀሀይ ሊኖር ይችላል ሙቀቱም ሊያስወጣቸው ይችላል እንዲሁም መጠበቂያ ወይም የሚያሳድጓቸው አሉ። ወይም እዛ ሂደው ሊሆን ይችላል ማለት ነው። ማታ ላይ ግን ወላጆች ሲመለሱ ልጆችም ወደ ቢል ሊመለሱ ይችላሉ እንዲሁም ወላጆች ሲመለሱ ልጆችን እንዲዝናኑ አብረው ወላጆችም ሊራመዱ ስለሚችሉ ያኔ እንግዲህ ህፃናት ይጫወታሉ። ወይም ልጆች መጫወቻ ጊዜን ያገኛሉ ማለት ነው በዛን ሰዓት ወፎች ወደ ጎጆ ወፍ አዋፍ ያው እንግዲህ በቀን ነው እንደ ሰው ልጅ እነሱን ምግባቸውን የሚፈልጉት ምግባቸውን የሚያዘጋጁት በቀን ነውና ቀን ምግባቸውን ሲፈልጉ ሲበሉ ውለው ማታ ወደ ጎጆአቸው ይሄዳሉ ማለት ነው። ፀሀይ እየጠለቀች ነው ያው እንደምታውቀው ፀሀይ ጠዋት ትወጣለች ማታ ትጠልቃለሽ ማለት ነው። በዚህ ሰዓት እንግዲህ ፀሀይ የምትጠልቅበት ሰዓት ነው ማለት ነው ሰማይ ቀይ እና ብርቱካናማ ይሆናል ያው እንግዲህ ፀሀይ በምትጠልቅበት ሰዓት ያው እንግዲህ ሰማይ ቀይ ይሆናል ማለት ነው። ቀይ ነገር ቀይ አድማስ ያሳየናል ማለት ነው። ያኔ ፀሀይ እየጠለቀች ነው ማለት ነው። ይሄ እረፍት ጊዜ ነው ያው እንግዲህ ከስራ ምልስ ወደ ቤት እስከሚገባበት ያለው ጊዜ ያው እረፍት ነው ማለት ነው አብዛኛውን በዛ ሰዓት ስራ የለም ማለት ነው ወይም የስራ ጊዜ አይደለም፤ የእረፍት እና ሰው የሚፈፍታታበት ጊዜ ነው ማለት ነው። አእምሮዬ ይረጋጋል ያው እንግዲህ ይሄ ሰከን ይላል አሁን ማታ ላይ የአየሩም ቀዝቃዝ ይላል ሰውም ያው ወዴ ቤት የሚመለስበት ነው። ስለዚህ ስራዎች ሁሉም ነገር እና የተረጋጋ እና ሰላማዊ ይሆናል ማለት ነው። ስለ ነገ ማሰብ ጀመርኩ እንግዲህ ቀጣይ ቀን ስለሚሰራው ስራ ወይም የሚውልበት ውሎ የት እንደሚውልና ወይም እንዲሁም ደግሞ ስለወደፊት ውሎዬ ሊሆን ይችላል። ስለዛ ማሰብ ይጀምራል ማለት ነው እንግዲህ ማታ እየተሄደ ወይም እየተራመደ ማለት ነው። ደህንነት ይሰማኛል ያው እንግዲህ ጥሩ ዴንነት እና ስለ ነገ ሲያስብ ምንም የሚያስጨንቅ ነገር የለም። ደህንነት እየተሰማኝ ነው ይላል። ስለዚህ ጥሩ ነገር ነው ደስ የሚል ነገር ነው ማለት ነው መራመድ ጤንነት ይሰጣል ያው እንደተባለው መራመድ ጥሩ ጤንነት ይሰጣል። ሰው ላይ የሰው ልጅ እንግዲህ ወንበር ላይ ተቀምጦ ውሎ ስራ ሲሰራ ሆኖ መልሶ በታክሲ ደግሞ ቁጭ ውሎ እስከቤቱ የሚሄድ ከሆነ ይሄ ለጤንነት መጥፎ ነው ስለዚህ ትንስ በእግር መራመድ ያስፈልጋል። ለዛም ይሄ ጥሩ ጊዜ ነው ማለት ነው።

ቤተቻችን ጥሩዎች ናቸው ከብዙ አመታት ጀምሮ። እናውቃቸዋለን እርስ በእርሳችን እንረዳዳለን ሽኮኮን እንለዋወጣለን። አንዳንዴ አብረን ቡና እንጠጣለን ልጆቻቸው ከእኛ ልጆች ይጫወታሉ በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል በየሰሞኑ እንገናኛለን አንዳንዶቻቸው እድሜያቸው ከፍ ያለ ነው። ቤተቻችን ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን እርስ በእርሳችን እንረዳዳለን። ሽኮኮን እንለዋወጣለን አንዳንዴ አብረን ቡና እንጠጣለን ልጆቻቸው ከእኛ ልጆች ይጫወታሉ በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል በየሰሞኑ እንገናኛለን አንዳንዶቻቸው እድሜያቸው ከፍ ያለ ነው። ምክር ይሰጡናል ጎረቤቶች እንዴ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ይህ ይህ ማህበረሰብ ስሜት ይፈጥራል። ምክር ይሰጡናል ጎረቤቶች እንዴ ቤተሰብ ይሆናሉ። መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ይህ ይህ ማህበረሰብ ስሜት ይፈጥራል። ወይም ማህበራዊ እንስሳ ነው ማለት ነው። ስለዚህ ጎረቤቶቻችን ጥሩ ናቸው ከብዙ አመታት ጀምሮ እናውቃቸዋለን። እሱ በልሳችን እንረዳለን ይላል ጥሩ እንደሆኑና ለብዙ አመት አብረው እንዲኖሩ። ለብዙ አመት እንደሚያውቋቸውም እንዲሁም ደግሞ እርስ በእርሳቸው እንዲመረዳ አዱ ተላጁ። ጊዜያት ያው እንግዲህ አንዱ ያንዱ ልገበ ጊዜ እንደሚተጋገዙና እንደሚረዳዱ ነው ማለት ነው። የገለጸልን ያለው። እንዲሁም ሸኮኮን እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን። ያው አንዳንድ ጊዜ እንግዲህ እንደዚህ እነዛ አይነት ነገሮችን እንደሚያደርጉልና እንዲህ እቃዎችን ወይም የተለያዩ ነገሮችን እንዲህ የሚለዋወጡ። እንዲሁም ደግሞ አንዳንድ ጊዜ አብረው ቡና እንደሚጠጡ ነው ማለት ነው። ይህም እንግዲህ አንድነትን ፍቅርን እላ ጥሩዎች ጥሩ ጎረቤቶችን ለማግኘት ጥሩ አጋጣሚ ነው ማለት ነው። እንዲሁም ሸኮኮን እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን። ያው አንዳንድ ጊዜ እንግዲህ እንደዚህ እነዛ አይነት ነገሮችን እንደሚያደርጉልና እንዲህ እቃዎችን ወይም የተለያዩ ነገሮችን እንዲህ የሚለዋወጡ። እንዲሁም ደግሞ አንዳንድ ጊዜ አብረው ቡና እንደሚጠጡ ነው ማለት ነው። ይህም እንግዲህ አንድነትን ፍቅርን እላ ጥሩዎች ጥሩ ጎረቤቶችን ለማግኘት ጥሩ አጋጣሚ ነው ማለት ነው። ይመጣሉ ማለት ነው ያኔ ከጎረቤት ጋር አብሮ የማክበር ልምድ ያላቸው ማለት ነው። መፍትሄ ከፈለግን ይረዱናል አሁን እንግዲህ የሆነ መፍትሄ የለሆነ ነገር መፍትሄ ማፈላለግ ሲጀምረው ያኔ ከጎረቤት መጠየቅ ይቻላል ማለት ነው። እንግዲህ ጎረቤት እንግዲህ ጎረቤት ይመጣሉ ማለት ነው ያኔ ከጎረቤት ጋር አብሮ የማክበር ልምድ ያላቸው ማለት ነው። መፍትሄ ከፈለግን ይረዱናል። አሁን እንግዲህ የሆነ መፍትሄ የለሆነ ነገር መፍትሄ ማፈላለግ ሲጀምረው ያኔ ከጎረቤት መጠየቅ ይቻላል ማለት ነው። እንግዲህ ጎረቤት እንግዲህ ጎረቤት ለጎረቤት የተገገዛል በብዙ ነገር ማለት ነው። በየሰሞኑ እንገናኛለን ያው አብሮ አንዴ አካባቢ የሚኖር ሰው ቀን በቀን ሊገናኝ ይችላል ቀን በቀን አብሮ ሊችላል እና የመገናኘት እድሉ ሰፊ ነው ማለት ነው። ከጎረቤት ጋር በማታ መጥቷት ከስራ ሲገባ ወደ ወደ ስራ ሲከድ። እንዲሁም ቀን ላይ እና በማንኛውም አጋጣሚ ከጎረቤት ጋር ልንገናኝ እና ይመጣሉ ማለት ነው። ያኔ ከጎረቤት ጋር አብሮ የማክበር ልምድ ያላቸው ማለት ነው። መፍትሄ ከፈለግን ይረዱናል አሁን እንግዲህ የሆነ መፍትሄ የለሆነ ነገር መፍትሄ ማፈላለግ ሲጀምረው ያኔ ከጎረቤት መጠየቅ ይቻላል ማለት ነው። እንግዲህ ጎረቤት እንግዲህ ጎረቤት ለጎረቤት የተገገዛል በብዙ ነገር ማለት ነው። በየሰሞኑ እንገናኛለን። ያው አብሮ አንዴ አካባቢ የሚኖር ሰው ቀን በቀን ሊገናኝ ይችላል ቀን በቀን አብሮ ሊችላል እና የመገናኘት እድሉ ሰፊ ነው ማለት ነው። ከጎረቤት ጋር በማታ መጥቷት ከስራ ሲገባ ወደ ወደ ስራ ሲከድ። እንዲሁም ቀን ላይ እና በማንኛውም አጋጣሚ ከጎረቤት ጋር ልንገናኝ እና ብዙ ነገር ከማያታቸው አንፃር ጥሩ ምክር ሊሰጡን ይችላሉ ማለት ነው። ጎረቤቶች እንዲህ ቤተሰብ ይሆናሉ። ያው በምክር እርዳታ ያዳሉ በዓል አብረው ያሳልፋሉ ልጆች ከልጆቻቸው ጋር አይጫወታሉ በበዓል ጊዜ አውብራው ነው የሚያከብሩት አንዳንዴ ቡና አብሮ ይጠጣሉ እርስ በእርስ ይረዳዳሉ። እንግዲህ ያው እንዴ ቤተሰብ ሆኖ ማለት ነው። ቶሎ ቶሎ ወይም በየሰሞኑ ይገናኛሉ። ይሄ እንግዲህ ጎረቤትን ልክ እንዲህ መተሰብ ያቀርባል ወይም እንዲህ ቤተሰብ ሆኖ ማለት ነው። መልካም ግንኙነት አስፈላጊ ነው። ያው ከጎረቤት ጋር መልካም ግንኙነት ማድረግ እጅግ አስፈላጊ ነው። ጎረቤት ማለት ሩቅ አይደለም የቅርብ ሰው ማለት ነው። እኛ ጋር እንዲህ ነገር ቢፈጠር ቀድሞ መድረስ ይችላል እነሱ ናቸው ሊያግዙን የሚችሉት ማለት ነው። ስለዚህ ከእነሱ ጋር በመልካም መኗኗርና አብሮ እንግዲህ መቻቻል መረዳዳት ያስፈልጋል ማለት ነው። ጥፋት ሲኖር የተለያዩ ጎረቤቶች ሲጣሉ ሌላኛው ጎረቤት ማስታረቅ እነሱም ማስተራረም። ችግራቸውን እንዲፈቱ ማድረግ እና ይህ በአጠቃላይ መልካም ግን ግንኙነቶች ሊኖር ይገባል ማለት ነው። ሻካራ ግንኙነቱ ወይም ጥላቻ እና መጣላት አለመግባባት ካለ ያ ትንሽ ጥሩ ያልሆነ አካባቢን ይፈጥራልና። ምቹ የሆነ አካባቢን ለኑሮ ምቹ የሆነ አካባቢ ልጆች ተጫውተው እንደ ልባቸው ስቀው ወረቀው እንዲያድጉ ሲባል መልካም ግንኙነት አስፈላጊ ነው። ማለትም ያልካል የሆነ ልጆችን መገናኘት አይችሉም። በልጆች ሊጣሉ ይችላሉ። እንዲሁም በትናንሽ ነገሮች ፀብ ሊፈጠር ይችላል። እና ይህ መልካም ግንኙነት ጎረቤት ከጎረቤት ጋር ያለው መልካም ሰላማዊ የሆነና ጤናማ የሆነ ግንኙነት አስፈላጊ ነው ማለት ነው። ይህ ማህበረሰብ ስሜት ይፈጥራል እንግዲህ ማህበረሰብ የሚባለው ይሄ ነው። ቤት አለ ከዛ ከቤት ቀጥሎ ጎረቤት አለ ማለት ነው። ከጎረቤት ቀጥሎ መንደር እያለ ይሄዳል። ከዛች ትንሽ መንደር እንግዲህ ማህበረሰብ ስሜት የማህበረሰብ ምስረታ ይመጣል ማለት ነው። እድር እና እንደን ስንባሉት ነገር ማህበራዊ ህይወት ይጀምራል ማለት ነው።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

ሳምንቱ ቤቴን እደውላለሁ ቤተሰቤን እደውላለሁ ከቤቴ ርቄ ስለምኖር አናገራለሁ እናቴ ሁሌ በደስታ ትመልሳለች ለሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል ደስታችን ደስታቸውን ይጋሩናል እና እና እንስቃለን። ስለ አዲስ ነገሮች እንነጋገራለን የቤት ወሬዎች እሰማለሁ አንዳንድ ጊዜ ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንዲሆነ እረዳለሁ ግንኙነት በጣም አስፈላጊ ነው በተሰብ ሁሌ በልቤ ውስጥ ናቸው ይላል። በየሳምንቱ ቤተሰቤ ቤተሰቤን እደውላለሁ እንግዲህ ከቤተ ርቆ የሚኖር ሰው በየሳምንቱ ቤተሰቡን እየደወለ እንደሚጠይቅና እነሱንም በየሳምንቱ እንደሚያረጋግጥ ጤንነታቸውን ሁኔታቸውን እንደሚያወራቸው የሚገልጽ ነው ማለት ነው። እናቴ ሁሌ በደስታ ትመልሳለች ስልኩን እንግዲህ እናቱ ሁሌም ሲደውልላት በደስታ አንስታ እንደምትመልስለት እና እንደምታናግረው ነው ማለት ነው። ስለ ሁሉም ነገር ትነግረኛለች እንግዲህ ስለተፈጠረው ስለ እህቶቹ ስለ አባቱ እንዲሁም ስለ አካባቢው ስላለው ነገር እና ስለ ኑሯቸው ስለ ሁኔታቸው በዝርዝር ታስረዳዋለች ማለት ነው። ሁሉንም ነገር ማወቅ ያለበት የምትለውን ነገር በድምብ በዝርዝር ታስረዳዋለች ማለት ነው። አባቴ መልስ ይሰጣል አባቱም ሰላምታ ይለዋል ሰላም ይለዋል ከዛ በኋላ መልስም ይሰጣል ያወራሉ ከአባቱም ጋር ይጨዋወታሉ ማለት ነው። እህቶቼ ደስታቸውን ይጋሩናል ያው እንግዲህ እህቶቹም ይደሰታሉ ያዳምጣሉ ማለት ነው ሲያወሩ በመሀከልም እንግዲህ ይስቁ ይሆናል በዛ ምክንያት ደስታቸውን ይጋራሉ ወይም ደስ እንዳላቸው ለማወቅ ችሏል ማለት ነው። እሱም እንስቃለን እንግዲህ ይሳሳቃሉ ማለት ነው ይጨዋወታሉ በስልክ እና ያወራሉ ማለት ነው። ነው በተያያዘ ነገሮች እንነጋገራለን እንግዲህ ቤተሰቡ አዲስ ነገር ምን አለ ስለሚለው ስለወደፊት አቅጣጫቸው ስለቤተሰቡ ሁኔታ ሊሆን ይችላል። ከዛ መካከል እንግዲህ ወይ በቤተሰቡ የተፈጠረ ነገር ሊኖር ይችላል እና ስለ አዲስ ነገሮች ሁሌም እንደሚነጋገሩና በተሰቡ ውስጥ ታድያ አዲስ ነገሮች እንደሚያወራ ይናገራል ማለት ነው። የቤት ወሬዎች እሰማለሁ እንግዲህ ቤት ምን እንዲህ እንደምን እንዳሉ እና ከቤት ያሉ አዳዲስ ነገሮችን ወይም ወሬዎችን ይነግሩታል። አንዳንድ ጊዜ ይናፍቀኛል ያው አንዳንድ ጊዜ ይናፍቀዋል በስልክ ማውራቱ በስልክ እነሱን ማግኘቱ በየሳምንቱ ይደውላል ግን እንዲናፍቁት ያደርገዋል ማለት ነው። ግን ድምፃቸውን መስማት ያስደስተኛል ድምፃቸውን ሲሰማ ደግሞ ደስ ይለዋል እና ትንሽ ይሻለዋል ማለት ነው ናፍቆቱም ትንሽ ቀለል እንደሚለው ስለዚህ ድምፃቸውን መስማቱ ደግሞ በጣም እንደሚያስደስተው ነው ማለት ነው። እዚያ ሁሉም ነገር እንዴት እንዲሆን እረዳለሁ እንግዲህ ሲደውል እዛ ምን ነገር እንዳለ ምን አዲስ ነገር አለ? ቤተሰቦች ሁኔታ እንዴት እንደሆነ የኖራቸው ሁኔታ የአካባቢው እንዲሁም የሀገሩ ያደገበት ቦታ እንዴት እንዲሆነና አጠቃላይ ስለበተሰቡ ያለውን ነገር ምን ሁኔታ ላይ እንደሆነ መረዳት ይችላል ማለት ነው። ግንኙነት በጣም አስፈላጊ ነው በተለይ ከበተሰብ ጋር ሲሆን ያው ግንኙነት እጅግ ጠቃሚ ነው ማለት ነው። ከበተሰብ ጋር መገናኘት በየጊዜው ያስፈልጋል በተሰብን መጠየቅ አስፈላጊ እና ግዴታ ነው ማለት ነው። ምክንያቱም በተሰብ ለበተሰቡ አንድ ነው ጠቃሚ ነው ስለሆነ ማለት ነው። ከበተሰቦች ሰው ልጅ ወዴትም መሸሻ ያለውም አንድ ችግር ቢገጥመው ሁሉ ነገር ቢደርስበት ያኔ ወደ ቤተሰቦቹ ናቸው ማለት ነው። ቀዳሚ የሚደርሱለት ወይንም እሱን ከችግር ሊያነሱት ከችግር ሊያወጡት ሚችሉ ቤተሰቦቹ ስለሆኑ ስለዚህ ከበተሰቦቹ ጋራ ግንኙነት ያስፈልጋል ማለት ነው። ችግር ቢደርስባቸው ይሄ ወይም ያልሆነ ነገር ቢፈጠር ፈጥኖ ለመድረስ ሲባል ግንኙነት ያስፈልጋል ማለት ነው። በተሰብ ሁሌ በልቤ ውስጥ ናቸው። እንግዲህ በተሰቡን የሚወድ ሰው በተሰቡን የሚናፍቅ ሰው በተሰቡ ሁሉ ነገሩ የሆነ ሰው በተሰቡ ሁሌም በልቡ ውስጥ ይኖራል ማለት ነው። የበተሰቡ ፍቅር ሁሌም በልቡ ውስጥ ነው ማለት ነው። ቤተሰቡን ይወዳል ማለት ነው

የአፈጻጸም ግምገማ የዛሬ ነው ትንሽ ትጉ ይሰማኛል አለቃዬ ከእኔ ጋር ከእኔ ጋር ይቀመጣል የማ ያለፈ ሰባት ወር እንገመግማለን ያለፈውን ሰባት ወር እንገመግማለን። ምን ጥሩ ሰርቻለሁ የት ማሻሻል እችላለሁ አዎንታዊ አስተያየት ተስፋ አደርጋለሁ ግን የሆኑ ነገሮች ሊኖሩ ይችላሉ አመሰግናለሁና እቀበላለሁ ግቦች ለሚቀጥለው ጊዜ እናዘጋጃለን የዴሞዝ ጭማሪ ሊኖር ይችላል ወይ? ምናልባት አዲስ ሚናዎች ይህ እድገት እድል ነው። ከእርሱም መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ነው በስራዬ ለመሻሻል አድርጌያለሁ የአፈጻጸም ግምገማ ዛሬ ነው እንግዲህ የዛሬው እለት ወይም የዛሬው ቀን ስራችንን ምንገመግምበት እና አፈጻጸማችን ምንድነው የሚለውን ነገር እሱንም በደንብ የምናጤንበት ጊዜ ነው ማለት ነው። ትንሽ ትጉ ይሰማኛል ለውጥነት ወይንም ተግቶ እንዲሰራና በጥሩ ስራውን አከናውኗል አከናውኛለሁ የሚል ስሜት ውስጥ አለ ማለት ነው። አለቃዬ ከእኔ ጋር ይቀመጣል። አለቃዬ እንግዲህ ያው ለስራ ግምገማ አብሮ ከእኔ ጋር እንደሚቀመጥ እና አብረን ግምገማ እንደምናደርግ ነው ማለት ነው። የባለፉት ሰባት ወራት እንገመግማለን እንግዲህ ግምገማ ወይም አፈጻጸሙ ግምገማ የሚካሄደው ያለፉት ሰባት ወራትን ነው ማለት ነው። ለሰባት ወራት ያክል የተሰሩ ስራዎችን እነዚህ ስራዎች እንዴት ተሰሩ አፈጻጸማቸው ምን ይመስላል ምን ያክል ውጤታማ ናቸው እና ምን ያክል ትርፍ አስገኝተዋል ወይስ ኪሳራ ነው ወይ እንዴት ነው የሚለውን ነገር አጠቃላይ የሆነ ሙሉ ዳሳሳ ይደረጋል ማለት ነው። በስራዎቹ ላይ ግምገማው ይቀጥላል ማለት ነው። ከእንግዲህ ከዚህ መካከል ምን ጥሩ ሰርቻለሁ የሚለው ነገር ይነሳል ማለት ነው ወይም መነሳቱ አይቀሬ ነው። ምን ጥሩ ሰርቻለሁ የሚለው ነገር እጅግ አስፈላጊ ስለሆነ ያ ጥሩ ነገር እንግዲህ ይነሳል ፥ይመሰገናል፥ ሽልማትም ሊሸለም ይችላል ማበረታቻም ሊሰጥ ይችላል። እንግዲህ ጥሩ ለሰራ ያው ማበረታታት ጥሩ የሰራን መሸለም ግዴታ ስለሆነ ማለት ነው እንዲሁም ደግሞ የት ማሻሻል እችላለሁ እንግዲህ ዋነኛው ነገር ደግሞ ከዛ የበለጠ ጥሩውን ለማሻሻል ይሆናል ወይንም ደግሞ ጥሩ ካልሆነም ያንን የት ማሻሻል እንዴት ማሻሻል እችላለሁ የሚለውን ነገር እሱን ማሰብ ትልቅ ነገር ነው ማለት ነው። አዎንታዊ አስተያየት ተስፋ አደርጋለሁ እንግዲህ አስተያየቱ አዎንታዊ መሆን አለበት ብዬ እጠብቃለሁ ነው። ያው ጥሩ አስተያየት ወይም ጥሩ የሆነ አስተያየት እንደሚሰጡኝ እንደሚያበረታቱኝ ተስፋ አደርጋለሁ ማለት ነው። ግን ተገቢ የሆኑ ነገሮች ሊኖሩ ይችላሉ ያው ተገቢ ያልሆኑ ወይንም የተጠበቁ ነገሮች በስራው ክፍተት ምናልባት ሊገኙ ይችላሉ ይህ እንግዲህ አይታወቅም ያው ሌላ ሰው ሲያዩኝ ስራኝ አጥሮ የመሰለን ስራ በሌላ ሰው ሲታይ ወይም በአለቃ ሲታይ እንግዲህ በተሻለ ባለሙያ ሲታይ ያኔ ትንሽ ችግር ይኖርበትና ሊገመግም የሚችል ስራ ሊሆን ይችላል ማለት ነው። ሆኖም ግን ያም ቢሆን አመሰግናለሁና እቀበላለሁኝ ምክንያቱም ማመስገንና መቀበል ግዴታ ነው ድክመቶች ካሉ አለቃ ነው አሰሪ ነው ስለዚህ እሱ የተሻለ እውቀት የተሻለ ልምድ ይኖረዋል ማለት ነው ከእኛና ያኔ እሱን አመስግኖ መቀበል ያንን ችግር ለማስተካከል ለወደፊት ያንን ችግር ያስወግዱ ያን ወይም ያንን ችግር በመቅረፍ የተሻለ ስራ ይዞ ለመቅረፍ መጣር ያስፈልጋል እንጂ መቃወም እዚህ ጋር ወይንም ማማረር ተገቢ ላይሆን ይችላል ማለት ነው። ግቦች ለሚቀጥለው ጊዜ እናዘጋጃለን እንግዲህ ለሚቀጥለው ሰባት ወር ለሚቀጥለው ስድስት ወር ሊሆን ይችላል ወይንም እስከሚቀጥለው ግምገማ ድረስ ወይንም ቀጣይ ምን መሰራት እንዳለበት እስከዛ አዳዲስ ግቦችን ያኖራሉ ማለት ነው። እንግዲህ በዝርዝር እና በታቀደው መልኩ በተጠና መልኩ ድርጅቱ ሊያሳካቸው የሚፈልጉ ግቦችን ያዘጋጃሉ ማለት ነው የደሞዝ ጭማሪ ሊኖር ይችላል እንግዲህ ይህ ግምገማ ከተደረገ በኋላ ጥሩ አፈጻጸም ላመጡ ሰዎች ወይንም ጥሩ ለሰሩ ሰዎች የደሞዝ ጭማሪ ሊሆን ይችላል እንዲሁም ማበረታቻ ልዩ ሽልማት ሊሆን ይችላል እንግዲህ ከእነዚህ መካከል አንዱ ሊኖር ይችላል ማለት ነው። ወይ ምናልባት አዲስ ሚናዎች ያው ይሄ እንግዲህ አዲስ ሚናዎች የስራ እድገት ሊሆን ይችላል የስራ ማሻሻል እና ደረጃ መስጠት ሊሆን ይችላል ወይንም አዲስ ሌላ ስራ ይህንን ካጠናቀቀው ስራ በጥሩ አጠናቆት ከሆነም ሌላ ስራ ሌላ ሀላፊነት ከዛ የተሻለ ለሱም ለሰራተኛውም ገቢ የሚያስገኝ እንግዲህ ለድርጅቱም የሰራተኛ ጎበዝ እና ጠንካራ ከሆነ ለዛ ትርፍ የሚያስገኝ ወደሚያስገኝ ስራ ወደ ከፍተኛ ስራ ወይም ወደ አዲስ ሚና ሊሄድ ይችላል ማለት ነው። ይህ የእድገት እድል ነው ያው ግምገማ በሚኖርበት ሰዓት የእድገት እድል ይኖራል ማለት ነው። ጥሩ ለሰራ ሰው ጥሩም ካልሰራ ደግሞ ስራውን ላይ ሰነፍ ከሆነ ሰነፍ የሆነ ሰራተኛ ከሆነ እንግዲህ ያም በተቃራኒው ሊሆን ይችላል ማለት ነው። ከእርሱ መማር እፈልጋለሁ ከአለቃ ያው እንግዲህ መማር ያስፈልጋል እርሱ የተሻለ ልምድ ይኖረዋል የተሻለ ሙያ የተሻለ ግንዛቤ ይኖረው ስለሚኖረው ስለ ስራው ከእሱ መማር ጥሩና አስፈላጊ ነው ማለት ነው። ግልጽ ግንኙነት አስፈላጊ ነው። በእንግዲህ በአለቃ መካከል ግልጽ እና በግልጽነት መነጋገር ጥሩ ነው ማለት ነው። ምክንያቱም ይሄ ለስራ ውጤታማነት ለሰውየውም ስኬታማነት ይረዳልና በስራዬ ለመሻሻል አድርጌያለሁ ያው እንግዲህ በስራው የተሻለና ጥሩ ሰርቷል ማለት ነው በስራ መሻሻል የሚያስፈልጋል አንድ ሰው አንድ ቦታ መቆየት የለበትም ማሻሻል ጥሩ ነገር ነው

አለኝ ስሟ ሎሲ ናት በጣም ውብና ተንኮለኝ ናት በየቀኑ መመገብ አለብኝ ውሃዋን መቀየር አለብኝ። ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድደዋለች አንዳንድ ጊዜ በእግሬ ላይ ትተኛለች። አንዳንድ ጊዜ በእግሬ ላይ ተኝታለች ሞቅታዋን እሰማዋለሁ ስትታመም ወደ ዶክተር ወስዳታለሁ። ንጽህናዋን መጠበቅ አለብኝ ሉሲ በተሰባባልና ከሷ ጋር መሆን ያስተስተኛል። እንስሳት ፍቅርና ተጨባጭነት ይሰጣል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

የንግድ አውታር መረብ ዝግጅት ላይ ነበርክ ብዙ ባለ ሙያዎች ተሰብስበዋል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ ራሱን አስታውቂያለሁ ስራዬ ስለ ስራዬ ተናግሬያለሁ ሌሎች ለእነሱ ነግረውኛል የንግድ ካርቢዎችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል የመገናኘት የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን ይህ እድል ይህን እድል አመሰግናለሁ የስራው አዉታር መረብ ለእድገት አስፈላጊ ነው። የንግድ አውታር መረብ ዝግጅት ላይ ነበርኩ እንግዲህ የንግድ አውታር መረብ የሚባለው ነገር ምንድነው? ያው እቃዎች ወይም ንግዶች የተለያዩ ነገሮች እንግዲህ እና ሰውየው አገልግሎት አቅራቢ ሊሆን ይችላል ወይንም ደግሞ እቃ ሻጭ ሊሆን ይችላል ማለት ነው። በዛ ላይ የንግድ ያውታር ማለት እዛ ላይ አገልግሎቱን ወይንም በዛ መንገድ አገልግሎት የሚገኝበት ነው ማለት ነው። ለምሳሌ ታክሲ አገልግሎት የሚሰጥ የንግድ ድርጅት ካለ የንግድ ድርጅት እዛ ወይ ሳይጥ ማነው? የንግድ አውታርመር ከየት እስከ የትና ዋጋው ዝርዝር ይቀመጣል ማለት ነው። ለዛ ያገለግላል ማለት ነው። ብዙ ባለሙያዎች ተሰብስበዋል እንግዲህ በዚህ እያዘጋጀ በነበረበት ጊዜ ብዙ ባለሙያዎች ተሰበሰቡ ማለት ነው። አዳዲስ ሰዎችን መጠቆም እጅ ነው የአዳዲስ ሰዎችን ስትጋብዝ አዳዲስ ሰዎችን ስታገዝ ስትጠቁም ያኔ አዳዲስ ክህሎት አዳዲስ ችሎታና አዳዲስ አሰራርን ታገኛለህ። ይህም ጥሩ ነገር ነው ማለት በመጀመሪያ ትንሽ ፈራው ያው መጀመሪያ ያስፈራው ምክንያቱም አዳዲስ ሰዎች ስለሆኑ አያውቃቸውም። ማን እንዲህ አለ ማን እና ምን እንዲሆኑ ስለማይታወቅ አዲስ ያው በርግጥ ሊያስፈራ ይችላል ማለት ነው። ግን ወደ አንድ ቡድን ቀረብ ከዛም መካከል እንግዲህ ወደ አንድ ቡድን ቀረብ ብሎ ራሱን አስተዋወቀ ስለእሱ እየሰራ ስላለው ነገር እያዘጋጀ ስላለው የንግድ አውታር መረብ እንዲሁም ስለስራው ነገራቸው አጠቃላይ አስረዳቸው ማለት ነው። ዘ ራሱን አስተዋውቆ መጀመሪያው ራሱን ካስተዋውቀው በኋላ ስለ ስራውም ተናገረ እና ትውውቅ አደረገ። ሌሎቹም ስለ እነሱ ነገሩት ማለት ነው አስረዱት ስለራሳቸው ምን እንደሚሰሩና ማን እንዲሆኑ ምንነታቸውን እንዲሁም ስለስራቸው ነገሩት ከዛም የንግድ ካርዶችን ተለዋወጡ ማለት ነው። በመጨረሻ እንግዲህ የንግድ ካርድ መለዋወጥ ለመገናኘት እና በዛ አድሬስን ለማግኘት እንዲሁም ለሌላ ሰውም ለመስጠት ያገልጋይ ነው ማለት ነው። ንግድ የካርድ እጅግ ዋና አድሬስ አድራሻ መጠቆሚያ ማለት ነው። የሚገርም የሙያ አጋጣሚዎችን ሰማሁ እንግዲህ ከነዛ ከነገሩት መካከል አንዳንዶቹም ሚአስርምና እስደናቂ የሆነ የሙያ አጋጣሚዎችን ነግረውታል ማለት ነው ያው በሙያቸው ላይ ያጋጠማቸውን ነገር ካላቸው ልምድ አካፍለውታል ማለት ነው ወይም ነግረዉታል ነው ማለት ነው። ለዚህ ሰው ወይም ለዚህ የንግድ አውታር መረብ እያዘጋጀ ላለ ሰው አንዳንዶች ምክር ሰጥተውኛል ሌሎች ደግሞ ስለ የንግድ አውታር መረቡ መያዝ ወይም ማካተት ያለበትን ነገር ስለሱ የሆነ ምክር ነገር እና አጠቃላይ ሰጥተውታል ማለት ነው። ስለሱ መክረውታል ማለት ነው። የመገናኘት ግንኙነት መፍጠር ያስፈልጋል ያው እንግዲህ ለመገናኘት ግንኙነት መፍጠር ያስፈልጋል ማለት ነው። መገናኘት ያስፈልጋል አብሮ መስራት ያስፈልጋል ስለዚህ ለዛ ደግሞ ግንኙነት መፍጠር ስለሚያስፈልግ የንግድ ካርዶችን ተለዋውጧል በዛ አድራሻ ይገናኛሉ ወይም መገናኘት ይችላሉ ማለት ነው። ያም ደግሞ ግንኙነቱ ምናልባት ለወደፊት መተባበር እንዲችሉ ማለት ነው ለወደፊት ለመተባበር አብሮ ለመስራት እና ለመተጋገዝ ያግዛል ማለት ነው። ይህ እድል አመሰግናለሁ እንግዲህ ይሄን እድል በማግኘቱ ይሄን አጋጣሚ በማግኘቱ እና አብሮ ከሌሎች ሰዎች ጋር በመወያየቱ እነሱ ጋርም የንግድ ካርዶችን በመቀያየሩ እንዲሁም ስለ አንዳንድ ነገሮች ስለመከሩት ስለነዚህ ስላገኘው እድል ያመሰግናል ማለት ነው። ይህ ስራውን ሳረ መረብ ለእድገት አስፈላጊ ነው ያው እንዲህ የሚታወቀው የአውታር መረብ የሚባለው ለስራ ለንግድ ስራ በተለይ እጅግ እድገት አለው ማለት ነው። በዛ ላይ የተለያዩ የምሰጣቸው ሰርቪሶች ሊሆን ይችላል ስለእነዛ ሰርቪሶች ሙሉ ዝርዝር ማስቀመጥ እንችላለን ዋጋቸውን የት እንደሚሰጡ እና ለደንበኛው ምን ያክል ሊጠቅሙ እንደሚችሉ ዝርዝር የሆነ ነገር እዛ አውታር መረብ ላይ ማስቀመጥ ይቻላል ማለት ነው። እንዲሁ የሚሸጡ እቃዎች ከሆኑ የእቃዎቹን ፎቶ የእቃዎቹን እንግዲህ ዝርዝር ከስር ማስቀመጥ ጠቅማቸውን ዋጋቸውን እና አጠቃላይ ያለውን ያን የሚገዛ ደንበኛ ምን ያክል ሊጠቀም እንደሚችል ይሄን ዝርዝር እንትን ይላል ማለት ነው። ይሄን ዝርዝር ይገልጻል። እንግዲህ ያም ገዢ የሆነ ሰው ወይም አገልግሎት የሚፈልግ ሰው እቤቱ ቁጭ ብሎ በቀላሉ ይህንን ተደራሽነት ማገኘት ይችላል ማለት ነው። ይህም መንገድ ትስስርን ይፈጥራል አንድ አውታር መረብ ያለው ሰው ንግዱን እሱ አንድ ቦታ ወይም አንድ ማዕከል ሆኖ በተለያዩ አቅጣጫዎች ማሰራጫት እና ብዙ ሰዎች ጋር መድረስ እንዲችል ስለሚያግዘው እንግዲህ ይሄን አውታር መረብ መስራት ወይም ያውታር መረብ ለእድገት በተለይ ለንግድ እጅግ አስፈላጊና ጠቃሚ ስራን በፍጥነት ሊያሳድግ የሚችል ነው ማለት ነው።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

መንገድ ዳር ምግብ መግዛት እወዳለሁ ብዙ አማራጮች አሉ። ሳምቡሳ በጣም ጣፋጭ ነው። ሞቅ ያለ እና ክሪፕስ ነው የእንቁላል ሳንድዊች በጠዋት ላይ ጥሩ ነው። ፍሬጅ ፍሬሽ ጁስ እገዛለሁ አቮካዶ ከአቮካዶ ወይም ከማንጎ ሻጮች ፈጣን ናቸው በቀጥታ በፊትህ ያዘጋጁታል። ዋጋው ርካሽ ነው። ከጓደኞቼ ጋ አብራን እንገዛለን። የመንገድ ምግብ ልዩ ጣአማ አለው በየ ቦታው ይገኛል ይህ ተለመደ ልምድ ነው። ይላል እንግዲህ ከመንገድ ላይ ምግብ መግዛት እወዳለሁ። ያው መንገድ ላይ ሲጓዝ ወይን መንገድ ያሉ የተጠባበሱ ምግቦችን መንገድ የምሸጡ ምግቦችን መግዛት ደስታን ይሰጠዋል ወይም ይወዳል ማለት ነው። ብዙ አማራጮች አሉ እንግዲህ የተለያዩ አይነት ምግቦች ይኖራሉ ማለት ነው። ብዙ ምርጫችወችን ማግኘት እንችላለን ከነዛም የፈለግነውን መርጠን መግዛት እንችላለን ማለት ነው። ሳምቡሳ በጣም ጣፋጭ ነው እንግዲህ ሳምቡሳ ሚባለው መንገድ የሚጠበጥ ተጠብሶ ይሄ በዘይት የሚጠበስ ምግብ አይነት ነው። እና እሱ እጅግ ጣፋጭና እና ተመራጭ ነው ማለት ነው። ሞቅ ያለና ክሪፕስ ነው እንዲሁም የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ጠዋት ላይ ደግሞ በእንቁላል የተሰራ ሳንድዊች ወይ እሱ በጣም ጥሩና አሪፍ ነው ማለት ነው። ጠዋት ላይ ፍሬሽ ጁስ እገዛሉ ከዛ ባሻገር እንዲህ ከመጠጥ ደግሞ ፍሬሽ ጁስ። ማለት ነው ይህ እንግዲህ በቶሎ የተሰራ እዛው እና ፍሬሽ የሆነ ጁስ መ ግዝቶ ይጠጣል ወይ ይገዛል ማለት ነው። ከአቮካዶ ሊሆን ይችላል ወይንም ደግሞ ከማንጎ ሊሆን ይችላል ማለት ነው። ይህ ፍሬሽ ጁስ ጭማቂ የተሰራው ሻጮች ፈጣን ናቸው ያው እንግዲህ እነዚህ ሻጮች መንገድ የሚሸጡ ሰዎች ፈጣን ናቸው ማለት ነው። ያም እንግዲህ የሚሆንበት ምክንያት ያው በመንገድ ላይ ሰው ፈጥኖ መህድ ስለሚፈልግ ወይም እየተጓዘ ስለሆነ። ወይስ የሚቸኩልም ስለሚሆን ፈጥነው መሸጥ አለባቸው በፍጥነት ማስተናገድ አለባቸው ማለት ነው። ምናልባት አብዛኛው ሰው ድንገት ሰልፍ ስለሆነ የሚገዛቸው እነሱ መዘገየት የለባቸውም ስለዚህ በፍጥነት ማስተናገድ እና ፈጣን መሆን ይጠበቅባቸዋል ማለት ነው። በቀጥታ በፊት ያዘጋጁታል ጁሱን እዛው ጨምቀው ወይም እዛው ጨምቀው የጁሱን ጭማቂ ሊሰጡ ይችላሉ ስለዚህ እጅግ ፈጣን ናቸው ማለት ነው። ዋጋው ርካሽ ነው ያው መንገድ ላይ የሚሸጡ ምግቦች አብዛኛቸው ቀለል ያለ ነው ዋጋቸው ትናንሽ ምግቦች ናቸው። በአብዛኛው እንዴ ሳምቡሳ አይነት እንዲሁም እንደ ጁስ አይነት እነዚህ ካትክልትም ስለሚሰሩ ግብአታቸውም ብዙ ስብስብ ነገር ስላልሆነ ከአካባቢ ግብአቶች ሊሰሩ ስለሚችሉ አብዛኞቹ ዋጋቸው ብዙም ውድ አይሆንም ማለት ነው። ከጓደኞቼ ጋር አብረን እንገዛለን ያው ጓደኞቹ ጋር አብረው ሲሄዱ ወይም አብረው ሲወጡ መንገድ ይሄዱ ሊሆን ይችላል እንደውም ወደ ስራ እየሄዱ ወይም ከስራ እየተመለሱ ሊሆን ይችላል። በዛን ሰዓት ከጓደኞቹ ጋር አብሮ የመግዛት ልምድ ያለው ማለት ነው። የመንገድ ምግብ ልዩ ጣዕም አለው ያው እንግዲህ ይሄ መንገድ ላይ የምገዛው ምግብ ልዩ ጣዕም ይኖራሉ የተጠባበሱ ምግቦች ሊሆኑ ይችላሉ ቀለል ያሉና ጣፋጭ ይሆናሉ ማለት ነው። በየቦታው ይገኛሉ ያው እንግዲህ በየኮሪደሩ በየመንገዱ በየማቋረጫው ይኖራሉ ማለት ነው። የተለመደ ልምድ ነው መንገድ ላይ ምግብ መሸጥ መግዛት የተለመደ እና ልምድ የሆነ በአብዛኛው ሰው የሚያደርገው ነገር ነው ማለት ነው

በቀን ሁሌ የረቡ እና ቆሻሻ ልብሶችን እሰበስባለሁ በቀለም በላይ እያለሁ ነጭ እና ቀለማት የተለያዩ ናቸው። በመሽና አጥቤ እያመኙኝ ነው። መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል ሽታቸው ደስ የሚል ሽታቸው ደስ የሚል ነው ከደረጉ በኋላ እቀበላለሁ። አንዳንድ ልብሶችን እለብሳለሁ። ንጹህ ልብስም መልካ ለጽህ ልብስ መልካም ስሜት ይሰጣል ይሄ ሳምንት ተግባር ነው ሁሌ ማድረግ። አለበት ልብስ የማጥብበት ቀን ያው ሮብ ሮብ እንግዲህ በሳምንቱ ሮብ ቀን ሁሌ ልብስ የሚያጥብበት ቀን ነው ማለት ነው ወይም የልብስ ማጠቢያ ቀን ነው። ቆሻሻ ልብሶችን እሰበስባለሁ ወዲህ ቆሻሻ ልብሶችን በአንዲ ላይ በቃ በመሰብሰብ እነሱን ወደ ማጠቢያ ቦታ ይወስዳል ማለት ነው። በቀለም ላይ ያለው እንግዲህ የተለያዩ ቀለም ያላችሁን ነጭ ልብሶች ለምሳሌ። ከሌላ አይነት ልብሶች ከጥቁር ልብስ ጋር አንዱም ቀለማቸው የሚገፉ ልብሶች ካሉ ከእነሱ ጋር ሲቀላቀል የዛኛውን ቀለም ሊይዝ ስለሚችል ስለዚህ ነጩ ልብስ እንዲህ አይቀልምና ወደ ሌላ ቀረሩን እንዲህ አይቀላቀል ማለት ነው። እንዲህ አዥጎረጎር ለብቻ ቀለም ላይ አይቶ ማስቀመጥ ያስፈልጋል ማለት ነው። ነጭና ቀለማት ያው ነጭና ቀለማት ሌሎች ልብሶች ለምሳሌ። ጅንስን ብናይ ጅንስ አለ እንዴ ሰማያዊ የሚመስልና እሱ ያኔ ሲቀልም ወደዛኛው ይሄዳል ወይም ጥቁር ጅንስ ከሆነ የሚገፍ ከሆነ ያጅንስ ነጩ ጋር ከተደባላለቀ ነጩን የዚህኛውን ቀለም ይይዝና ይዥ ጎረጎራል ወይ ይበላሻል ማለት ነው ስለዚህ መለያየት ለዚህ ያስፈልጋል ማለት ነው። በማሽን ያጥባል ማለት ነው እንዲሁም ማሸትም ያስፈልጋል ማለት ነው። በማሽን ሲታጠብ ያው ሊያሞኝ ይችላል እንዲሁም በደንብ እንትን ላይል ይችላል ነው። እንዴ ጽሁፉ አገላለጽ ከዛ። እንግዲህ ማሸት መረጃ አስፈላጊ ነው በደንብ መታሸት አለበት ማለት ነው። በተለይ ነጭ ልብስ ድረቅ ሳይሆኑ በገመዳ ይሰቅላሉ ያው ወዲያው እንዴት ታጠቡ እስከሚደርቁት ድረስ ልብሶች ውርጥበት ይኖራቸዋል ማለት ነው። ያኔ ገመድ ላይ ይሰቀላሉ በገመዱ ይንጠፈጠፍና ውሃው ይለቃል ይደርቃል ማለት ነው። በፀሀይና በንፋስ አማካኝነት ይደርቃል ማለት ነው። ያው እንግዲህ ፀሀይን ካለ ጥሩ ፀሀይን ከሌለ ንፋሱ ራሱ ያደርቀዋል ልብሱ ይመጥና በራሱ ጊዜ በትነት ይደርቃል ማለት ነው። ሽታቸው ደስ የምል እና ያው ልብስ ሲታጠብ እንግዲህ አሪፍ ሽታ ይኖረዋል ማለት ነው ከሰሙናው ሊሆን ይችላል። እንዲሁም ውሃ ሲናከው ሽታው ጥሩ ይሆናል እና አዲስ የሚል ሽታ ይሆናል ማለት ነው። ምንያቱም የሚያው ሲታጠብ የተለያዩ ኬሚካሎችን ስለምንጠቀም ደረቅ ሳሙና አንዱን ፈሳሽ ሳሙና ሊሆን ይችላል። ከዛም በተጨማሪ የዱቄት ሳሙና ስለምንጠቀም ከእነዚህ እንግዲህ በተለይ ቆንጆና አሪፍ ከሆኑ ሽታቸው ጥሩ ይሆናል ማለት ነው። መርጠን ከገዛን እነዚህ የምንጠቀማቸው የሰሙና አይነቶች ደረቅም ሆነ ፈሳሽ እንደውም የሚሄዱ የሰሞኑ ሆነ ያው ደረጃቸውን የጠበቁ ሆኖ ጥሩ ሽታ ይኖራቸዋል ማለት ነው። ከደረቁ በኋላ እቀበላለሁ ያው ከገመዱ ላይ አወርዳችኋለሁ ነው ከደረቁ በኋላ ያው ይወርዳሉ ከደረቁ እዛ ምንም አይሰሩም ተጽዕኖ ፀሀውም ሊጎዳው ስለሚችል ተመጣጣኝ መሆን አለበት ማለት ነው። አንዳንድ ልብሶች እለብሳለሁ ለማለት ይመስላል ያው አንዳንድ ልብሶችን ይለብሳል ወይ እመለዲባለሁ አንዳንድ ሰዎችን በአንዴ ያጣጥፋቸዋል ማለት ነው ለለብድ ያለው ማለት እንዴ ማጣጠፍ ወይም አንዴ ላይ ማድረግ ማለት ነው። እለብዳለሁ የሚለው ቃል ያው እንዲህ አማርኛ አፈታት ወይም የአማርኛቸው በአንድ ላይ ማድረግ ማለት ነው። አንዳንድ ልብሶችን አንድ ላይ አድርጎ ማጣጠፍ መለበድ ማለት አንዱን ከአንዱ ጋራ ወስዶ መለጠፍ ወይ ማያያዝ እንደማለት ነው። ልጹህ ልብስ መልካም ስሜት ይሰጣል ያውም ስለብስ ንጹህ ልብስ ሲለብስ መልካም ስሜት መስጠት ወይ ይሄ የታወቀና የተረጋገጠ ነገር ነው ማለት ነው። ደስ ይለዋል እንግዲህ ነፍሱም ትድሰታለች እይታም ማራኪ ይሆናል ግርማ ሞገስ ይሰጣል ማለት ነው። ንጹህ ልብስ መልበስ እንግዲህ ቆሻሻ ልብስ ያው ሊደብር ይችላል ቆሻሻ ስንለብስ ይህ ንጹህ ልብስ ግን ለኛም ብቻ ሳይሆን ለሚያወንም ሰዎች ጥሩ ስሜት ይሰጣል ማለት ነው። ከጎናችን ለሚቀመጥ ሰው ሊሆን ይችላል አብሮ ለሚሰራ አብሮ ለምሁል ሰው ይሄ ጥሩ ነው ማለት ነው። እንግዲህ እነሱ ልብስ መልበሳችን ይህ ውጫዊ የተጸኖ የሚባለው ራሱ እንግዲህ መልካም የሆነ ውጫዊ ተጸኖ ወይም አሉታዊ ተጽዕኖ ይፈጥራል ማለት ነው። በሌሎች ሰዎችም ላይ ለኛም ደስ ይላል ማለት ነው መልካም ስሜት ይሰጣል ማለት ነው። ይህ የሳምንት ተግባር ነው እንግዲህ ሮብ ሮብ ወይም መራቦ ቀን ልብስ ማጠብ እዛ ቀን ልብሶችን በእንደዚህ ሁኔታ አጥቦ አድርቆ መዘጋጀት ሁሌም የሳምንቱ የሚሰራው መደበኛ ስራው ነው ማለት ነው። ሁሌ ማድረግ አለበት ወይም ሁሌ መደረግ አለበት በሚለው ቢስተካከል ሁሌ መደረግ ይኖርበታል ማለት ነው። ምክንያቱም በሳምንት ቢያሳድድ ልብስ መታጠብ አለበት በተለይ ስራው ከተለያዩ ቆሻሻ ጋር የሚያገናኘውና አንዳንድ ስራዎች አቧራ ልወልድብንሽ ላይ የተለያዩ ነገሮች ሊያገኙ ስለሚችሉ በሳንምት እንዲህ ማጠብ አለብን።

ዛሬ በሽታ ተሰማኝ ራስ ምታት እና ትኩሳት አለብኝ ወደ ስራ አልሄድኩም ቤት ውስጥ በአልጋ እንቆያለን። እቆያለሁ ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ እናቴ ሾርባ ላከችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ ድካም ይሰማኛል። ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ። እረፍት ምርጥ መድሃኒት ነው ነገ እንደሚሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው ነው ይላል ማለት ነው። እንግዲህ ዛሬ በሽታ ተሰማኝ ያው እንግዲህ በየበሽታ ስሜት የህመም ስሜት እየተሰማው ነው ማለት ነው። ከነዛም መካከል ራስ ምታትና ትኩሳት ናቸው ማለት ነው። እንግዲህ የጉፋን ስሜት ሊሆን ይችላል ወይም ሌላ በሽታ ሊሆን ይችላል። ያው ሰው ሲያመው እንግዲህ ሰውነቱ ሊሞቅ ይችላል ትኩሳት ይሰማዋል እንዲሁም ራስ ምታት። ናቸው ማለት ነው እንግዲህ እየተሰሙት ያሉት ወደ ስራ አልሄድኩም። ያው ስላመመው ስራ መሄድ አልቻለም። ራስ ምታት መጥፎ ነው። ራስ ራስ ምታት ካለ ስራ መስራት ራሱ ሊከብድ ይችላል ማለት ነው። እና በዛ ምክንያት ወደ ስራም አልሄደም ማለት ነው። ቤት ውስጥ በአልጋ እቆያለሁኝ። ያው ቤት ውስጥ መቆየት አለበት በአልጋ ላይ ማለት ነው። ምክንያቱም ህመሙን እንዲሻለው እንዳይባባስብት ወደ ሌላ እንዳይሄድ ከፍተኛ ደረጃ እንዲይደርስ ቀስ አድርጎ ማስታመም እና መድሃኒቶችን የተለያዩ ነገሮችን መውሰድ ያስፈልጋል ማለት ነው። ብዙ ውሃ እጠጣለሁ እንግዲህ የሰውነት ትኩሳት ወይም የሰውነት ሙቀት ሲኖር ውሃ ውሃ የማሰኘት እንደዛ ባህሪ ያላቸው ህመሞች አሉ ምናልባት በዛም ምክንያት ሊሆን ይችላል። መድያኒትም ወስጃለሁ ያው መድያኒትም ወሰድ ያስፈልጋል አስፈላጊ ነው ማለት ነው። እናቴ ሾርባ ላከችልኝ ሞቅ ያለ ነው እንግዲህ የሞቅ ያለ ሾርባ እናት አዘጋጅታለች። የሞቅ ያለ ሾርባ እንግዲህ አሁን ላመመው ሰው በቀላሉ ለመውሰድ ይሻላል ማለት ነው። ሌላ ምግቦችን እንጀራ ወይንም ሌላ ዳቦ አይነት እንዴት ጠንከር ያሉ ምግቦችን እንትን ከማለት እንደዚህ የሚጠጡ ነገሮች። በተለይ ሾርባ ሲሆን ደግሞ እሱ በቤቴ የተሰራው ጥሩ ነው ማለት ነው። ሞቅ ያለ ከሆነ ይደግፈዋል። ለመውሰድም ላመመው ሰው ቀላል ነው ማለት ነው። በቀላሉ ሊወሰደው ወይም ሊበላው ይችላል ማለት ነው። ትንሽ አልበላለሁ ያው ብዙ መብላት ሳንታመም ብዙ መብላት አንችልም በዛ ምክንያት በትንሹ ያክል ይበላል ማለት ነው። ዲካም ይሰማኛል ያው ከምልክቱ እንግዲህ አይነት አንደኛው ዲካም ዲካም ማለት ነው። ሲያመን ያው ሰውነታችን ይዘላል። ሰውነታችን በህመው ስለሚጠቃ ያኔ የድካም ስሜት ጡንቻዎቻችን የመዛል ስሜት ይሰማል ማለት ነው። ማንበብ እንኳን አልችልም ያው ማንበብም ሰው ተረጋግቶ ካላነበበ ማንበብ የሆነ ሀይል ይጠይቃል ማለት ነው። በትንሹም ቢሆን ያንን ሀይል ለማግኘት ጤናማ መሆን አለበት። በተለይ የራስ ምታት ካለ እሱ እንግዲህ ለማንበብ ስናስብ ጭንቅላታችን ላይችል ይችላል ማለት ነው። ፊልም ብቻ እመለከታለሁ ያው እንግዲህ ፊልም መመልከት ምናልባት ቀላሉ ስራ ሊሆን ይችላል። እና ለመተኛት እሞክራለሁ። ያው ፊልም እያየ ለመተኛት ወይም ለማረፍ ይሞክራል ግን የቻለ አይደለም ማለት ነው። እረፍት ምርጥ መድሃኒት ነው። ያው እንግዲህ ሰው ልጅ ከሚያስፈልጉት ነገሮች ውስጥ አንዱ እረፍት ነው። ቢያንስ በለሊቱ ክፍለ ጊዜ ማረፍ አለበት እረፍት መውሰድ ይኖርበታል። ላረፈ ማሽን አይደለም። ወይንም ሌላ ኮምፒውተር በሃይል የሚሰራ በሌላ ፓወር በኤሌክትሪክ ወይንም በነዳጅ ፓወር ሊሰራ አይችልም። የሰው ልጅ እያረፈ ራሱን እያሻሻለ እና ራሱን እያንቀሳቀሰ በእረፍት አዲስ አድርጎ ራሱን አድሶ የተነሳ ነው። ስራ መስራት የምችለው ማለት ነው። ስለዚህ እረፍት ማድረግ ምርጥ መድሃኒት ነው ማለት ነው። ላመመው ሰው ደግሞ እረፍት ማድረጉ ከህመሙ እንዲሻለው እንዲያገግም ያደርገዋል ማለት ነው። ምክንያቱም ስንታመም የምንሰራ ከሆነ እየተባባሰ ሰውነታችን እየተዳከመ በስራውም እንዲሁም ደግሞ በህመሙም በሁለቱም ሲጠቃ ይህ ወኛ በጣም ልንዳከምና ራሳችንን ልንሰጥም እንችላለን ማለት ነው። ይሄኛው ግን ማረፉ በህመም ጊዜ መድኃኒቶች ውስጥ አንዱ ነው ማለት ነው። ነገ እንዴ የሚሻት እሷ አደርጋለሁ ያ ወደፊት ተስፋ ነው ምኞት ነው መድሃኒት እየወሰደ ነው እረፍት እያደረገ ነው። ትኩስ ነገር ሾርባዎችን እየወሰደ ነው ስለዚህ ቤት ቁጭ ብሏል ወደ ውጭ አልወጣም። በዚህ ምክንያት ያው ይሻለዋል የተለያዩ ነገሮችን እረፍትም እያደረገበት ስለሆነ ማለት ነው። ጤንነት አስፈላጊ ነው ምንም ጥርጥር የለውም የሰው ልጅ ጤንነት ያስፈልገዋል። ለመማር ጤንነት ያስፈልጋል ለመስራት ጤንነት ያስፈልጋል። ማንኛውንም ነገር ለማድረግ መጀመሪያ የሚቀድመው ጤና ነው ማለት ነው። ጤና ጤንነት ከሌለ ጤንነት ካልተሰማው መጽሐፍ ማድረግ እንኳን ይከብዳል ማለት ነው። የሚችለውን ነገር ሁላ ለማድረግ እና ጤንነት እጅግ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። ለሰው ልጅ ምግብ ለመብላት ራሱ ጤንነት ያስፈልጋል። ገንዘብ ለማገኘት ጤንነት ያስፈልጋል ጤንነት ከሌለ ያው ምንም ሀብታም ብንሆን ጤንነትን ሊገዛልን አይችልም። ወይም በህክምና ወጪ ልንጨርሰው እንችላለን ያለንን ሀብት ቤተሰብ ሊመረረን ይችላል እኛም በህመሙ ልንሰቃይ እንችላለን። ስለዚህ የጤንነት አስፈላጊነት እንዲህ በቀላሉ የሚገለጽ አይደለም ማለት ነው። እንግዲህ ጤንነት ትልቅ ጸጋ ነው። ለእኛ ጤንነታችን ጤናችን ሰላም መሆናችን በሰላም ተኝተን እንቅልፍ ማደራችን እንዲሁም ቀን ለስራችን በቁማናችን ይህ እንግዲህ ትልቅ ነገር ነው ማለት ነው። ጤንነታችንን ልንጠብቅ ይገባል።

ምንት ውሃ ጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዲያ ላይ ለሚመጣው ጊዜ እንጠብቃለን ጀሪካኖች እና ባልዲ ማዘጋጀት አለብን ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል መጠበቅ ያሰለቻል ግን ምርጫ የለም ውሃ ለህይወት አስፈላጊ ነው። መፍጠር እንችላለን እንችል ይሆናል ለማጠብ እና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ። እንግዲህ በሳምንት ውስጥ ውሃ እጥረት አለ ማለት ነው። በየቀኑ አይመጣም እንግዲህ ውሃ ያጠረበት ምክንያት በተለያዩ የራሱ ኬዝ ይኖረዋል ወይም የራሱ ምክንያት ይኖረዋል ማለት ነው። ስለዚህ ውሃ እጥረት ስላለ በቦታው ላይ መሙላት ይኖርባችኋል ማለት ነው። ወይም በቦታው ላይ መሙላት አለብን ነው የሚለው ማለዳ ላይ ለሚመጣው ጊዜ እንጠብቃለን ማለዳ ላይ እንግዲህ ከመጣ ማለዳ ጠብቆ ያንን ውሃ ለመሙላት ይጠብቃሉ ማለት ነው። እንዲሁም ጄሪካኖች እና ባልዲዎችን ማዘጋጀት አለብን ማለት ነው። ያም እንግዲህ ጄርካኖችና ባልዲዎች ያው ውሃ እጥረት ስላለ በሳምንት ውስጥ ቶሎ ቶሎ ስለማይመጣ ውሃው እንዲመጣ በብዛት ቀድቶ ለማስቀመጥ እና ውሃ በሚጠፋበት ጊዜ ያንን ለመጠቀም ይረዳል ማለት ነው። ካልሆነ አንድ ጀሪካን ቀድቶ ዝም ቢባል ውሃ ሲጠፋ ጾም ማደር ይመጣል ረሃብ እንዲሁም ዉሃጥም ይመጣል ማለት ነው። ስለዚህ ዉሃ እንደሚጠፋ ከታወቀ ባልዲ እና ጀሪካን አዘጋጅቶ በብዛት ቀድቶ ዉሃ እንደመጣ ማስቀመጥ ያስፈልጋል ማለት ነው። ባልዲ ማዘጋጀት አለብን ይላል ያው ባልዲም ጀሪካንም አዘጋጅቶ በዛ ለማጠራቀም ነው። ሁሉም ጎረቤቶች ይመጣሉ እንግዲህ ሁሎችም ጎረቤቶች እነዚህ ሁሎችም ጎረቤቶች ማለት ነው ይመጣሉ ማለት ነው ይሄንን ውሃ ለመቅዳት ምክንያቱም ሁሉም ሰው ውሃ ያስፈልገዋል ማለት ነው። ሁሉም ሰው በየቤቱ ውሃ ለመታጠቢያ ለእቃ ማጠቢያ ለምግብ ማብሰያ እና ለተለያዩ ነገሮች ስለሚያስፈልገው ያኔ ሁሉም ሰው ይመጣል ሁሉም ሰው ሲመጣ ደግሞ ረጅም መስመር ወይም ረጅም ሰልፍ ይፈጠራል። ይህ እንግዲህ የማይቀር ጉዳይ ነው ማለት ነው። መጠበቅ ያሰለቻል ያው በጣም ያሰለቻል ረጅም ሰልፍ እስከሚደርስህ ፀሀይ ሊኖር ይችላል ወደ ስራ ልትሄድ ትችላለህ ልትቸኩል ትችላለህ ማለት ነው ወደ ስራ ስለዚህ ያኔ መጠበቁ ያሰለቻል። ለምሳሌ ያው እንግዲህ ባለስራ ከሆነ ሰውየው የሚቀዳለት ከሌለ በጧት ለማለዳ ከሁሉም ሰው በፊት ቀድሞ ቀድቶ ወደ ስራ ካልሄደ ሊያስረፍደው እና ስራ ሊያስመልጠው ይችላል ማለት ነው። ግን ምርጫ የለም ያው ምርጫ የለም ማለት ነው። ምንም ማድረግ አይቻልም። ውሃ ለህይወት አስፈላጊ ነው። ያው እንግዲህ ህይወት ያላቸው ነገሮች ውሃ ያስፈልጋቸዋል እና ያው እንግዲህ ሳይንስም እንደሚያስረድየው የተፈጠሩትም ከውሃ ነው። አብዛኛው ህይወት ያለው ነገር እንግዲህ ሲኖርም ውሃ ያስፈልገዋል ማለት ነው። ለምግብ ለመጠጥ ለመታጠቢያ ያስፈልጋል ማለትም ያለ ውሃ ምንም ነገር ማድረግ አንችልም። ለመጠጥ ያስፈልገናል ለምግብ መስሪያ ያስፈልገናል ለመታጠብ ያስፈልገናል። ስለዚህ ሰው ልብሱ ይቆሽሻል ሰውነቱ ይቆሽሻል ያኔ ውሃ በጣም ያስፈልገዋል ማለት ነው። ራሱንም ልብሱንም ማጽዳት ስለሚኖርበት መፍጠር እንችል ይሆናል እንግዲህ ወደፊት ውሃ ሊቆፍሩ ወይንም በተለያየ መንገድ አፈላልገው በአማራጮች ውሃ ሊያመጡ ይችላሉ ማለት ነው። ለማጠብ እና ለማብሰል እንጠቀማለን ያው እንግዲህ ከውሃ ጥቅሞች መካከል ማጠቢያና ማብሰያ ነው። በጥንቃቄ መጠቀም አለብን ውሃን በጥንቃቄ መጠቀም ያስፈልጋል። ከፍተኛ ውሃ ከፍተኛ ዋጋ አለው። ለሰው ልጆች ህይወት ህይወት ላላቸው ነገሮች በሙሉ የውሃ ዋጋ እጅግ ከፍተኛ መሆኑ ምንም ጥያቄ የለውም ማለት ነው። ምንም የሚያጠራጥር ነገር የለውም ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ። እንግዲህ በሚመለከታቸው አካል ሊሆን ይችላል በአካባቢው በተጠቃሚው ርብርብ ወይ በመንግስት ሊሆን ይችላል። እንዲሁም በበጎ አድራጎት ሊሆን ይችላል እንዲሁም ደግሞ መንግስታዊ ባልሆኑ ተቋማት ሊሆን ይችላል። ከእነዚህ መካከል አንዱ ችግሩን ይፈታው ዘንድ ተስፋ ያደርጋል ማለት ነው። ያው እንግዲህ የሁሉንም ርብርብ የሚጠይቅ ጉዳይ ነው ማለት ነው። ይሄ የውሃ ጉዳይ ምክንያቱም የህይወት ጉዳይ ነው። እዛ አከባቢ ህፃናት ይኖራሉ ሽማግሌዎች አዛውንቶች ይኖራሉ ነብሰ ጡር እናቶች ይኖራሉና። ስለዚህ ለዚህ ሲባል ሁሉም ሰው ርብርብ አድርጎ እንግዲህ እንደሚፈታ ተስፋ ያደርጋል ማለት ነው። ያለ ውሃ መኖር አይቻልም። ውሃ ለህይወት በጣም አስፈላጊ ነው። እና በአንዳንድ አካባቢዎች ደግሞ ያው የውሃ እጥረት ያጋጥማል። እንግዲህ ምንም ማድረግ አይቻልም ማለት ነው። ዝናብ ባለመኖሩ ሊሆን ይችላል እንዲሁም መስመሩ ወደ ሌላ ቦታ በሳምንት በወረፋ ሊሆን ይችላል የሚመጣው በተለያዩ ምክንያቶች ውሃ እጥረት ሊያጋጥም ይችላል። እንግዲህ ይሄን ታግሶ ችግሩን ለመፍታት መሞከር መፍትሄ ይሆናል ማለት ነው

ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ ሲሰራ ሙዚቃ ያግዘኛል። በመኪና ውስጥ እሰማለሁ ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች ያስለቅሱኛል ሌሎች የደስ ያሰኙኛል ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው ሁሌ ማዳመጥ እፈልጋለሁ ሙዚቃ ህይወት ነው። ይላል እንግዲህ ጸሐፊ ሙዚቃ ያለ ሙዚቃ ህይወቱ እንደማይቻልና ሙዚቃ ህይወቱ እንደሆነ በሙዚቃ የተለያዩ ስሜቶችን እንደሚያስተናግድ ይገልጽልናል ማለት ነው። በየቀኑ እሰማለሁኝ በየቀኑ ውድ ሙዚቃ ሳይሰማ ያድርም ማለት ነው። የኢትዮጵያ ሙዚቃ ምርጥ ነው። እንዲሁም የኢትዮጵያ ሙዚቃ ወይም የሀገሩን ሙዚቃ ይወዳል ማለት ነው። ባህላዊ መሳሪያ ልዩ ድምጽ አላቸው ያው እንደምታውቀው የኢትዮጵያ ሙዚቃዎች እንዴት ከበሮ? ዋሽን ትጽናጽን እና የመሳሰሉ እነዚህ እንዴ ማሲንቆ ያሉ ነገሮች እነዚህ ባህላዊ መሳሪያዎች የሙዚቃ መሳሪያዎች አሉ ማለት ነው። በተለይ ማሲንቆ ማሲንኮ እጅግ ልዩና ዴስ የሚል ድምጽ አለው ማለት ነው። ስለዚህ የእነዚህን ድምጾች ይሰማል የሰው እነዚህን ድምጾች ያዳምጣል እንደውም ይወዳቸዋል ማለት ነው። ድምጻቸው ለሱ ልዩ እና ደስ የሚሉ ናቸው ማለት ነው። ዘመናዊ ዘፈኖችም እወዳለሁ እንግዲህ ዘመናዊ ይኖራሉ ባህላዊ ይኖራሉ ማለት ነው። ሲሰራ ሙዚቃ ያግዘኛል ስሰራ ሙዚቃ ያግዘኛል። ያው እንግዲህ በስራ ላይ መሆኑ ያዳምጣል ማለት ነው። በሙዚቃ እየተበረታታና የጠነከረ ነው የሚሰራው ማለት ነው። እንግዲህ ለስራ የሚሆኑ ሙዚቃዎችን ከፍቶ ያዳምጥ ይሆናል። በመኪና ውስጥ እሰማለሁ እንዲሁም መኪና ሲአሽከርክር ይሆናል ወይንም ተጻፋሪ ሊሆን ይችላል ያኔን በመኪና ውስጥ ይሰማል ወይም ያዳምጣል ማለት ነው። ሙዚቃን ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን እንግዲህ አዳዲስ ሙዚቃ ሲመጡ ሰዎች እንደዛ አዳምጠው እኔ እንደዛ ራሳቸው ደግሞ በመጽሐፍ ወይም ከጓደኞቻቸው ጋር በመለዋወጥ ያኔ ይደሰታሉ ወይም በዛ ይዝናናሉ ማለት ነው። ዘፈኖች ያስለቅሱኛል። ያው ያስለቅሱኛል ለማለት ነው። እንዲህ አገባቡ ስናየው ያስለቅሱኛል ያው የተለያዩ ስለ እናት ቢዘፍን ወይም ስለ አባት ወይም ስለ እህት የሆነ ትዝታ ቀስቅሶ ወይንም ጥላው ሰላደች ጓደኛ ቢዘፍን እንግዲህ ያ ሙዚቃ ስለሆነ ስሜት ቀሰቅስና በዛ ያስለቅሰው ይችላል ማለት ነው። ሌሎች ደግሞ ያሳሱኛል ወይም ሌሎች ያስደሱታል ደስ ያሰኙታል ደስ ያስብሉታል ማለት ነው። ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው እኔ ማደመጥ እፈልጋለሁ። ሙዚቃ ሆይ የተለው እንግዲህ የተለያየ ስሜቶችን ይነግሩታል ቃላቱ ትርጉም አለው ሁሌም እንደሚያዳምጥና ህይወቱ እንደሆነ ይነገራል ማነው እንዲያጠቃም

የእለቱን ምሳ ጊዜ የመጣ ከቢሮ እወጣለሁ አንዳንድ ጊዜ በካፊቴሪያ እበላለው ዛሬ ከቤት አምጥቼ ነው እናቴን እንጀራና ወጥ ፈጥራለች። የማይክሮዌቭ እሞቃለው በወደዱ በምወደው ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንድ ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይነግራሉ ይህ የእረፍት ጊዜ ነው ሰዓት አንድ ስላለባት አንድ ስላለባት ከዚያ ወዲህ ስራ እንመለሳለን የምስ ሰዓት አንድ ሰዓት ስለሆነ የተሰጠን ከዚህ ወዲህ ስራ እንመለሳለን የምሳ ጊዜ አስፈላጊ እረፍት ነው ይላል። ያው የሰዓት የህይወቱን ምሴ ሰዓት ስለደረሰ ወይም ጊዜው ስለመጣ ከቢሮ ይወጣል ማለት ነው ያንን እንግዲህ ከቢሮ ወጥቶ ሁለት የተለያዩ የሚበላባቸው ቦታዎች አሉ ማለት ነው። አንደኛው እንግዲህ የካፌታሪያ ምግብ ነው ወይም ካፌቴሪያ በመሄድ ከዛ የሚፈልገውን ምግብ ከሜኖ ላይ አዙ ካፌቴራ አሰርቶ ብርኑ ከፍሎ ይበላል ማለት ነው። ሌላኛው እንግዲህ ከቤት ማምጣት ነው ከቤት ይዞ መቶ ማለት ነው እንግዲህ የዛሬውም ከቤት ነው ያመጣው ደግሞ ከቤት ያመጣውን ምግብ የሰራችው እናቱ ናት እናቱ ናት ምግቡን ሰርታ የሰጠችው ማለት ነው ወጥና እንጄራ። የማይክሮይቭ እሞቃለሁ በማይክሮይቭ ያሞቃዋል ማለት ነው ከቀዘቀዘ እንደውም ካልቀዘቀዘም ዝም ብሎ ለመመገብ ያመቻል ግን የሚቀዘቅዝ ከሆነ በማይክሮ ወይቭ ማወቅ ይደረግና ከዛ ለበሽታ እንዲያጋልጥ ወይም ሌላ ህመም ይዞ እንዳይመጣ በዚህ ምክንያት ወደ ምግብነት ይሆናል ወይ ይበላል ማለት ነው። በወዲያድሁ ቦታ ተቀምጫለሁ ያው በምወደው ቦታ ተቀምጫለሁ በምወደው ቦታ ቁጭ ብሎ እየበላ ነው ወይም እየተመገበ ነው ማለት ነው። ባልደረቦቼ አብረው እንበላለን ያው ባልደረቦቹ ጓደኞቹ የስራ ባልደረቦቹ አብሮት የሚዉሉ ሰዎች ከእነሱ ጋር አብሮ ይበላል ብቻውን አይበላም ማለት ነው። ስለተለያዩ ነገሮች እንነጋገራለን እንግዲህ ስለ አንዳንዴ ነገሮች ያወራሉ ማለት ነው። ስለ ስራ ሁኔታ ስለ ውሏቸው እና ስለተለያዩ አጠቃላይ ነገሮች በተለይ ያወራሉ ማለት ነው ከጓደኞቹ ጋራ አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ። እንግዲህ ይተረካሉ ማለት ነው ታሪካቸውን በውሏቸው ያጋጠማቸው ሊሆን ይችላል። ወይንም በምሽቱ ከስራ ቦኋላ ባለውን ጊዜ ያጋጠማቸውን ሊሆን ይችላል ያው ጓደኛ ሲባል ወይም ባልደረባ ያጋጠመውን ነገር ለሌላ ያካፍላል ማለት ነው። የሰው ልጅ ጭንቀቱን ችግሩን እንዲሁም ታሪኩን ለሰው ልጅ ያካፍላል ማለት ነው እገዛ ለመጠየቅ ሊሆን ይችላል ወይም ከእሱ ታሪክ እንዲማሩ ሊሆን ይችላል ወይም ያለበትን ሁኔታ ለጓደኞቹ ለማሳወቅ ሊሆን ይችላል እና ያጋጠመውን ችግር የሰው ልጅ ለጓደኛው ይዘክራል ወይ ይናገራል ማለት ነው። ሌሎች ለቀልዶች ይናገራሉ ሌሎች ደግሞ እንግዲህ ቀልዶችን ጣል ያደርጋሉ ማለት ነው በመካከል ቀልዲ ነገር ያወራሉ ማለት ነው ይሄ የእረፍት ጊዜ ነው ያው የእረፍት ጊዜ ምሳ ሰዓት ስለሆነ በዛም መካከል ቁም ነገሮችም ቀልዶችም ይወራሉ ማለት ነው። ሰዓት አንድ ስላለ ስላለባት ያው አንድ ሰዓት ነው ማለት ነው የተሰጡት ስለዚህ ሰዓት ደግሞ የእረፍት ጊዜ ናት እንደፈለጉ ማሳለፍ ይችላሉ ማለት ነው። እየተጨዋወቱ ምሳቸውን እየበሉና እረፍት እያደረጉ ያሳልፋሉ ማለት ነው። ከዚያ ወዲያ ስራ እንመለሳለን ያ ኩላ ከሆነና ካለቀ ቦኋላ ወደ ስራ በመመለስ ስራቸውን ይቀጥላሉ ማለት ነው። የምሳ ጊዜ አስፈላጊ እረፍት ነው ይላል እንግዲህ ለምሳ የምትሰጠው ጊዜ ይቺ እንግዲህ ምሳ የሚባለው ያው ከስድስት ሰዓት እስከ ስምንት ሰዓት ባለው መካከል ነው ሰዓቱ ሊያንስም ሊበዛ ይችላል። የአንዴ መስሪያ ቤት ወይም እንደ ኩባንያው ህግና ደንብ መሰረት ይወሰናል ማለት ነው። ነገር ግን ይቺ እረፍት አስፈላጊ ናት ማለት ነው አንደኛ ኢነርጂ እናገኛለን ምግብ ለመብላት ያስፈልጋል። ጡዋት ምናልባት ምግብ ሳይበላ የሚያወጣ ሰው ይኖራል። አንዳንዱ ቸኩሎ ሊሆን ይችላል አንዳንዱ ጡዋት ጡዋት ምግብ የሚሰራለት ላይኖር ይችላል ማለት ነው። አንዳንዱ ደግሞ ማታ ተኝተው በማምሸት የተሰራውን እንኳን ለመብላት ጊዜ ሊያጣ ይችላልና በተለያዩ ምክንያት ጡዋት ሰራተኞች ወደ ስራ ሲሄዱ ቁርስ ላይበሉ ስለሚችሉ ያኔ ምሳ ሰዓት እንግዲህ አስፈላጊ ነው ማለት ነው በዚህ እረፍት ማድረግ እንዲሁም ሊደክማቸው ይችላል ማለት ነው ሲደክማቸውም በምግብ በመብላት ይነቃቃሉ። እንደውም አስፈላጊዉን ነው እረፍት አግኝተው ሲመለሱ ለስራው እንደገና ንቁና ስል ይሆናሉ ማለት ነው ከሰአት ያለው ስራ እጅግ በተቀላጠፈና በተደራጀ መልኩ ይሰራል። በንቃት እንዲሁም በአዲስ ጉልበት ይሰራል ማለት ነው ስራ ምሳ ከተበላ ቦኋላ እና በእነዚህ ምክንያቶች የምሳ ሰዓት ወይም የምሳ ጊዜ እረፍት እጅግ አስፈላጊና ጠቃሚ ነው ማለት ነው። ሰራተኛውም ለድርጅቱም አጠቃላይ ለሁሉም ለአካባቢው ጥሩ ነው ማለት ነው።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

ቅና ማለት እንግዲህ ለሰዎች ቅን ሁን እንደማለት ሊተረጎም ይችላል። ማለትም ሰዎች ለሚናገሩህ ነገር ሰዎች ለሚያዙህ ነገር ወይም ሰዎች ለሚጠይቁህ ነገር ለእሱ ነገር ቅን እና ታዛዥ መሆን ወይንም ለዛ ነገር ጽጉ መሆን እንደማለት ነው ማለት ነው። ያው ቅንነት የሚባለው ነገር አለ። ስለዚህ ቅን መሆን እና ለሰው ታዛዥ መሆን ወይንም ለሰው ጥሩ መልካም ደግ መሆን እንደማለት በዛ መንገድ ሊታይ ይችላማተ። ወይም ለአንድ ነገር ሲታዘዝም ሊሆን ይችላል። ወይንም ሲጠየቅ ለዛ ነገር በጎ ወይንም ቅንነት ያለው ምላሽ ትህትና ያለው ምላሽ መስጠት ማለት ነው

ስምህ ማነው እንግዲህ ይሄ የሚለው ያው አንድ ሰው መጠሪያ ስሙን ማንነቱን በምንጠይቅበት ጊዜ ስምህ ማነው? ብለን እንጠይቃለን ማለት ነው። እንግዲህ እሱ የሚጠራበት የምታወቂያ ስሙ ላይ ሊሆን ይችላል እንዲሆን ቅጽል ስሙ ሊሆን ይችላል ማለት ነው። በአካባቢው ማህበረሰብ ዘንድ በሚታወቅበት ወይንም እንግዲህ ያ ሰው የሚጠራበት የራሱ መጠሪያ ስም የሴን እንጠይቅበት ማለት ነው። ያው ማንኛውም ሰው መጠሪያ ስም ይኖረዋል ማለት ነው። ወይም የራሱ የሆነ የሚጠራበት ስም ይኖረዋል። ሁሉም ሰው ያው በወላጆቹም አማካኝነት ሊሆን ይችላል እንድሁም በራሱ መጠሪያ ስም ይኖረዋል ማለት ነው። ትምህርት ቤት ሲገባ በመጠሪያ ስም ነው። ከልጅነቱ ጀምሮ እንዲሁም በተለያዩ ነገሮች ሲሳተፍ ስፖርታዊ ነገሮች ላይ ሊሆን ይችላል። እንድሁም በተለያዩ ማህበራዊ ነገሮች ላይ ሲሳተፍ ስም ያስፈልገዋል ከሰዎች ጋር። እንግዲህ ሰዎች የሚያውቁት በስሙ ነው ማለት ነው። እና። የሰው ልጅ እንግዲህ መጠሪያ ስም ይኖረዋል ማለት ነው። የትኛውም ሰው እንግዲህ ይህን መጠሪያ ስሙን ለማወቅ ሲፈልግ እንዲህ ሰው ሲተዋወቁ ሊሆን ሲመዘገብ ሊሆን ይችላል። ለስራ ሲመዘገብ ሊሆን ይችላል እና በተለያዩ ማህበራዊ ጉዳዮች ሲገናኝ ከሌላ ሰው ጋር። ስምህ ማነው? በማለት ማንነቱን መጠየቅ እና ስም መጠሪያ ስሙን ለማወቅ የሚደረግ የጥያቄ አይነት ነው ማለት ነው። ያው እሱን በምላሹ ስሙን ይናገራል ማለት ነው

ማለት ተረዳሁኝ አንድን ነገር ተረድቼዋለሁ ወይም አውቄዋለሁ እንደ ማለት ነው ማለት ነው። እንግዲህ ትምህርት ሊሆን ይችላል እያነበበ ሊሆን ይችላል አንድ ሰው ወይ የሆነን ተንቀሳቃሽ ምስልን እየተመለከተ ሊሆን ይችላል ወይ ከሰው ጋር እያወራ ይሆናል ስለአንዴ ነገር ስረዳ ያ ነገር ሀሳብ ወይንም መልእክቱ ምን እንደሆነ ሲያውቅ ማለት ነው። ያኔ ገባኝ ይባላል ማለት ነው። እና ያው እንግዲህ በተለያዩ ጊዜ ሰዎች የተለያዩ መልእክት የሚያስተላልፉባቸው መንገዶች ይኖራሉ ማለት ነው። እና አንዳንድ ጊዜ መልእክት ወይም የተላለፈበት መንገድ ከባድ እና ለመረዳት ውስብስብ ሊሆን ይችላል ማለት ነው። በዛኔ ተረድቼዋለሁ ወይንም ገብቶኛል። ለማለት ሲፈልገንን ነገር ወይንም ሀሳቡን አግኝቼዋለሁ ቁም ነገሩን ወይም ለማስተላለፍ የተፈለገው መልእክት ተረድቻለሁ ለማለት ገባኝ ይባላል ማለት ነው። ያው አንዳንድ ሰዎች በሚያወሩበት ጊዜ ሲብራራላቸው ገብቶኛል ወይም ተረድቻለሁ በማለት ገባኝ በማለት ይመልሳሉ ማለት ነው

ኩሽና ኩሽና የምንለው እንግዲህ እንደ አጠቃላይ ወይንም ትክክለኛውን ቀጥተኛ የምንለው ትርጉም ምግብ ማብሰያ ወይንም ትንስ ጊዜ ማሳለፊያ ምግብ መመገቢያ ቡና መጠጫ ልትሆን ትችላለች። ያው ግን በዋናነት ምግብ ማብሰያ በተለይ በገጠር አካባቢ እንጀራ የሚጋገርባት ማለት ነው ምጣድ የሚባለው አላይ እንጀራ መጋገሪያው እሱ ይጣድና ያ የሚጋገርባት ማለት ነው የብቻ ጎጆ ትሆናለች ልትሆን ትችላለች እንግዲህ ይቺ ቆርቆሮ በቆርቆሮ ልትሰራ ትችላለች ማለት ነው። ይህች ኩሽስና በተለይ ትናንሽ የቀበሌ ከተሞች የሚባሉ ወይም ገና ታዳያጊ የሚባሉ ትንሽ ከተሞች ትንሽ መብራትና ውሃ አቅርቦት ያለባቸው ከተማ አካባቢዎች በጣም ያላደገ ከተማ ማለት ነው። ስለዚህ እነሱ ሳሎናቸውን ይሰሩና ይቺን ኩሽናዋን እንዴት ይሰሯታል አንደኛ ቆርቆሮ በቆርቆሮ ዞሪያዋን ሊሰራት ይችላሉ። ሌላ ደግሞ ምን ያደርጋሉ ታላይ ጠራዋ አቆርቆሮት ነውና እንትኗ ደግሞ ግድግዳ ምናምን ትሆናለች ግድግዳዋ ከእንጨት ምናምን ትደረግና ጭቃ ግማሽ ድረስ ትመረጋለች ከዛ በኋላ ለጭስ መውጫ ምናምን ትተዋለች ማለት ነው። እና ይቺ ቤት ናት በገጠር ደግሞ ጣራዋ በሰአት ትከደናለች ማለት ነው። ትንስ ቤት ትሆንና ጣላ ትባላለች ልክ እንዴ ክብ ወይም እንዴ እንቁላል ቅልጽ ማለት ነው። ሙሉ ክብ በዛ ነው የምትሰራው በዛ ተለክታ ትሰራለች ከዛ ድንጋይ ይከብባታል ዳር ዳሯ እንጨቷ ማለት ነው ከላይ ጣራ በሳር ትለበሳለች። እና በጣም ደስ የሚል ስታይል ትይዛለሽ ማለት ነው እንግዲህ ያችን እዛ ቡና ሊጠጡ ይችላሉ ማለት ነው እዛው በሳስለው እዛው ምግብ ሊመገቧት ይችላሉ እናቶች እንግዲህ እዛች ነው ማለት ነው ጭስ በተለይ ጭስ እንትን የሚሉት ጭስ በጣም የሚቆዩ እኮ ነው ለምሳሌ የምጣድ እንጀራ ሲጋግሩ ረጅም ሰዓት ይፈጃል ማለት ነው። ወጥ እና ቡና ለማፍላት ከሆነ ወይም ሌላ ነገር ቃል ያለ ነገር ምስራቅ ከሆነ ችግር የለውም ሳሎንም በክሰል ምናምን ሊሰጣ ይችላል ማለት ነው ይቺ ግን በዋናነት የምታገለግለው ምንድነው? እንጀራ ለምሳሌ እንጀራ የሚጋገር ከሆነ እንዲሁም አንዳንድ ጊዜ ድግስ በሚኖርበት ሰዓት የእንትን የጠላ ወይንም ጠላ የሚባለው ይሄ ባህላዊ የሚዘጋጁ ማለት ነው። መጠጥ እሱ ያው በብዛት ነው ገብስ የሚቆላው ወይም ሌላ በቆሎ ሊሆን ይችላል ማለት ነው። ለሱ የሚያገለግል የትኛውም ማዘር ሲቆላ ያኔ ረጅም ሰዓት ይፈጃል ማለት ነው። በተለይ ሰርግ የሚደገስ ከሆነ በገጠር እንግዲህ ያ ረጅም ሰዓት የሚፈጀው ቆርቆሮ ቤት ሲሆን ወይንም በቆርቆሮ የተሰራ መኖሪያ ዋና መኖሪያ ቤቱ አለ ማለት ነው። እዛ ቢሆን የሆነ እንትን ይላል ማለት ነው ጭሱ ያፍናል እንደገና ቤቱም ይጎዳል ለነሱ ሙቀትም ይከብዳቸዋል ማለት ነው። የሚቆሉት እናቶች እና እዚች ኩሽና አየር እያገኙ ያው እንዳልኳችሁ በግማሽዋ ናት ግድግዳው ከግማሽ በታች ይመረጋል ወደ ላይ ክፍት ክፍት ይተዋል ማለት ነው ዝም ብሎ ሳይመረግ ያ እንግዲህ ለምንድነው ጭሱ በደንብ እንዲወጣ ማለት ነው? ያው ገጠር ይታወቃል ጭስ ይኖራል ማለት ነው የተለያዩ ማቴሪያሎች ለማንደድ ስለሚጠቀሙ ያኔ ጭስ ስለሚኖር ይቺ ናት ማለት ነው ኩሽና በመባል ትታወቃለች። እንዲሁም አንዳንዶች ያው ጥቁር አለ ማለት ነው እንዴ ሸራ አይነቱ ነው ጥቁር ጠንካራ ፕላስቲክ ከፕላስቲክ የተሰራ ማለት ነው። አንዳንዶች ደግሞ ያንን ማቴሪያል ይጠቀማሉ ማለት ነው ለዚህ እናው የተለያየ ማቴሪያልን በመጠቀም ከቤት ኋላ ከዋናው ቤት ከመኖሪያ ቤት ኋላ ልትሰራ የምትችል አነስ ያለች የምግብ ማብሰያ ቤት ናት ማለት ነው። እንግዲህ እናቶች እዛች ነው የሚውሉት የተለያዩ ምግቦችን ለመስራት እንዲሁም እዛ ምግብ ለመብላትም ሊጠቀሙባት ይችላሉ ወይ እዛም ቁጭ ብለው ሊያመሹ ይችላሉ ማለት ነው ማታ ማታ እዛች ሊመሹ ይችላሉ ቡናም ምንም እያሉ ማለት ነው። እየተጫወቱ ኋላ ወደ ዛኝ ወደ ዋና ቤታቸው ይሄዳሉ ማለት ነው። ስለዚህ ኩሽና ማለት የምግብ መስሪያ ለምግብ መስሪያነት ማብሰያነት የምታገለግል አነስ ያለች ቤት። ከሳር ከቆርቆሮ እንዲሁም ከሌላ ከፕላስቲክ አይነት ማለን ጥቁር ፕላስቲክ ጠንካራ ፕላስቲክ አለ። ከእነዚህ ማቴሪያሎች የተሰራ የምትችል አነስ ያለች ቤት። የምግብ ማብሰያ ቤት ናት ማለት ነው። እንግዲህ ይቺን አብዛኛውን ይቺን ቤት የምናገኛት በገጠሩ አካባቢ ነው ማለት ነው በስፋት አለ ገጠሩ አካባቢ የተለመደ ነው። እንዲሁም ደግሞ ከተማ የቀበሌ ከተማ የሚባሉ ወይንም አነስ ያሉ ከተሞች ማለት ነው። ቀበሌ ብቻ አለባቸው ያላደጉ ያው እንግዲህ በጎን ቤት ተሰርቶ እዛ ስቶቭ ምናምን መጠቀም የማይቻልበት ከሆነ እና ለምጣድ ግዴታ በባህላዊ መንገድ የሚጋግሩ ከሆነ ያኔ ይጠቀሟታል ማለት ነው። ስለዚህ ይቺ ኩሽና ማለት በአጭሩ ይቺ ናት ማለት ነው።

ግራ ማለት እንግዲህ ያው ይሄ ግራ የሚባለው ነገር የአንድን ነገር አቅጣጫ በየት በኩል እንደሆነ ሚጠቁም ወይም የአንድን ነገር ክፍል በየትኛው በኩል እንደሚገኝ የሚጠቁም ነው ማለት ነው። ይህም ማለት እንግዲህ በግራ በኩል ለምሳሌ ግራ እጅ ልንል እንችላለን ወይም ግራ እግር ግራ አይን ግራ ጆሮ ግራ ኩላሊት ግራ ጎን ልንል እንችላለን ማለት ነው። እንግዲህ በቀኝ በኩል ካለው በተቃራኒ ያለ ግራ ይባላል ማለት ነው። እና የግራ የሚባለው ነገር እንግዲህ የአንድ ነገር አካል ወይም የአንድ ነገር ክፍል በግራ በስተኩል የምገኘው ማለት ነው። አንድ ሰው እንግዲህ ይሄንን እንዴት አውቃለሁ ቢል ወይም ይሄን ለማወቅ ብፈልግ ማለት ነው። መጀመሪያ ወደ ወደ ምስራቅ ዞሮ ቢቆምና ወደዚህ ወደ ምስራቅ እንደዞራ ይሄ ሰው እንግዲህ። ወደ ምስራቅ እንደዞራ እጆቹን ቢዘረጋና እጆቹን ዘርግቶ ከዛ ግራ እጁ ወዴት ነው የሚሆነው ማለት ነው? ወዴት ሰሜን ያለው ወይም በስተ ሰሜን አቅጣጫ ያለው ግራ እጁ ይሆናል ማለት ነው። እና እንግዲህ ግራው በየት እንዲሆን አንድ ሰው? ማለት ነው እና ይህ ግራ የሚባለው ያው በብዙ ነገሮች ይገለጻል። አንደኛ እንግዲህ የመጥፎ እድልም ተደርጎ ይወሰዳል ማለት ነው። አንድ ሰው ግራ አጋባኸኝ ሊል ይችላል ለምሳሌ እንግዲህ ያ ግራ አገባኝ ማለት ምን ማለት ነው? ነገሩ አልገባኝም አልተረዳሁትም ማለት ነው። እና ግራ ሚባለው እንግዲህ ያ የማይገባ ነገር የሚያደናግር ነገር ራሱ እሱ ግራ ተብሎ ይታወቃል ወይም ግራ በመባል ሊታወቅ ይችላል ማለት ነው። ስለዚህ እያንዳንዱ አካል በግራ በኩል ጎን ይኖረዋል ወይም ግራ ይኖረዋል ማለት ነው። ለምሳሌ እኛ ግራ አፍንጫ ልንል እንችላለን ግራ ጆሮ እንደውም ግራ አይን ልንል እንችላለን ማለት ነው። እና በተለያዩ ነገሮች ልንገልጸው እንችላለን ማለት ነው። ይህንን ግራ የሚለውን እና ያው ግራ የሚባለው ነገር በብዙ ነገሮች ይገለጣል ማለት ነው። ግራ እግር ይባላል ወይንም ከግራ በኩል ይባላል እና ይህ እንግዲህ አንዲት ነገር አቅጣጫ የሚጠቁም የአንዲት ነገር የቀኝ ተቃራኒ የሆነ ግራ ይባላል ማለት ነው

ቀበል ማለት አንድን ነገር ውሰድ ያዝ እንዲሁም የራሳ አድርግ ማለት ነውና እንግዲህ ያንን ተቀበል ይባላል ማለት ነው። በምሳሌ መልኩ ብናይ አንድ ገጣሚ ወይንም ግጥም የምችል ሰው ሌላውን ዘፋኝን ግጥሙን ተቀበልና ደግመህ በል ይላል ማለት ነው። እንግዲህ በአንዳንድ በሰርግ ስነ ስርዓቶች እንዲሁም በአንዳንድ ዝግጅቶች የተለመደ ነው ማለት ነው። በተለይ በሀገራችን አዝማሪ የሚባሉ ማሲንቆ ይዘው በሰርግ ላይ የሚጫወቱ ሰዎች አሉ። እነሱ እንግዲህ ያ ሰው በተሰበሰበበት በዛ በሰርግ ላይ ማሲንቆቸውን እየተጫወቱ ይዘፍናሉ ማለት ነው። ያንን እንግዲህ በሚዘፍኑበት ጊዜ ይሄ ግጥም ያለው ሰው ወይንም እንዲገጥምለት የሚፈልግ ሰው ምናልባት ዘፈን ሊሆን ይችላል እንዲሁም ስለ ሀገር የሚያዋሳ ስለ እናት ወይንም እዛ እንግዲህ የሚያወድሰው ጓደኛው ሊኖር የሚያመሰግነው ሰው ሊኖር ያልይ ይችላል ማለት ነው። በዚህ በግጥም ምክንያት እንግዲህ ያንን ሰው ለማወድ ደስ በዚህ በዲምጻዩ በዘፋኙ በአዝማሩ ተቀበል ግጥሜን ተቀበለኝ ይለዋል ማለት ነው። እንዲሁም አንዳንድ ሰዎች እውነታውን ተቀበል ይላሉ ማለት ነው። እውነት ሲነገረው አንድ ሰው እንቢ ሲል። እንግዲህ እውነታው ነው ሀቁ ይሄ ነው ሀቀን መቀበል አለብህ ሀቅን አትሽሽ በማለት ተቀበል ሊሉ ይችላሉ ማለት ነው። እንዲሁም ስጦታ ሲሰጡ አንዳንድ ሰዎች ያው ሰርፕራይዝ ሲያደርጉ አንዳንዶች ወይም ስጦታውን ላለመቀበል ልፈልጉ ይችላሉ ወይም ሊከብዳቸው ይችላል ማለት ነው። ስለዚህ ተቀበለኝ ወይም ተቀበል እንጂ ለምን ትመልሰኛለህ ይባላል ማለት ነው። ተቀበል የሚለው እንግዲህ እንደጠቃላይ አንድን ነገር ያዝ ውሰድ ለራስ አድርግ ወይንም ያንን ነገር ተግብር ማለት ነው። እንግዲህ የሚቀበለው ሀሳብ ሊሆን ይችላል ገንዘብ ሊሆን ይችላል ወይም ሌላ ንብረት ሊሆን ይችላል ስጦታ ሊሆን ይችላል። እንዲሁም ደግሞ ሀላፊነት ሊሆን ይችላል ማለት ነው አንድ አንድ ሰዎች እንግዲህ። ሀላፊነት መቀበል ወይም ሀላፊነት መውሰድ ይከብዳቸዋል። ይህም ያንን ሀላፊነት ሀላፊነት ሲባል ቀላል ነገር አይደለም ትልቅ ነገር ነው። መወጣት አለበት የሰው ልጅ ሀላፊነት ተወሰደና። እንግዲህ ያንን ሀላፊነት አንወጣም ወይንም ሀላፊነቱን በትክክል ልናጓድል እንችላለን በትክክል ላንወጣ እንችላለን በሚል። ነገር ያዝ ውሰድ ለራስህ አድርግ ተጠቀም እና ያአንተ አድርግ እንደማለት ነው። በተለያዩ ነገሮች ሊገለጽ ይችላል። እንደ አጠቃላይ ግን። አንድን ነገር መውሰድ እንግዲህ ነገሩ የሚዳሰስ ሊሆን ይችላል ወይም ሀሳብም ሊሆን ይችላል ወይም ሀላፊነት ሊሆን ይችላል እንዲሁም እንደተባለው ግጥም ላይ ቀረርቶ ላይ ዘፈን ላይ ተቀበል ገጣምውን አሪፍ ግጥም እንዲቀበል ሊሆን ይችላል ማለት ነው። እንዲሁም ስጦታ ሊሆን ይችላል ማለት ነው። እና ተቀበል ይባላል ማለት ነው። እንዲሁም አንዳንድ ሰዎች ወይም የተፋቀሩ ሰዎች ፍቅር ጥያቄ ያቀርቡና ጥያቄዬን ተቀበል እንጂ ለምን ትፈራለህ ምናምን ብለው እንደዚህ ለማሳመን ይጠራሉ ማለት ነው። ስለዚህ ያኔ ተቀበል የሚለውን ቃል ይጠቀማሉ ማለት ነው። ስለዚህ ያዝ ውሰድ እንካ ማለት ነው። ያው መስጠት ከሚለው ቀጥሎ የሚመጣ ነው ይሄ መቀበል ማለት ነው። ለምንሰጠው ነገር እንዲቀበለን ተቀበል በማለት መልእክት ማስተላለፍ ይቻላል። ወይም ሌላ ሶስተኛው ግን ካለ ሁለት የሚሰጣጡ ሰዎች ያኛው ሰውዬ ቢያንገራግር ሊከብደው ይችላል። ለመቀበል እና አትፍራ እንጅ ተቀበል ውሰድ በማለት ሊያበረታታው ሊያጠናከክረው ይችላል ማለት ነው።

ቅድምያ የሚለው ነገር እንግዲህ አንድን ነገር መቅድያት ወይንም አንድን ነገር ይዞ ማስቀመጥ ወይም አንድን ነገር አንድ ነገር ላይ ማድረግ እንደ ማለት ነው። እና በምሳሌ ብናየው እኔ ቅዲያ የሚለው ለምሳሌ ቡና ቅዳ ሊል ይችላል አንድ ሰው ማለት ነው። ቡና ቅድያ ቡና ተፈልቶ ጀበናው እንግዲህ ጀበናው ውስጥ ይኖራል ማለት ነው። ቡና ወይም ሌላ ይሄ ማፍለያ መሳሪያ የምንጠቀምበት ከዛ ወደ መጠጫ ያው በአብዛኛው ቡና የሚጠጣው በሲኒ ነው። እንደ ሀገራችን እንደ ኢትዮጵያ እንግዲህ የትኛውም ሰው ቡና በሌላ ነገር ሊጠጣ አይችልም በሲኒ ነው የሚጠጣው። ቡና ቅድያ ከተባለ ቡናውን ሲኒው ላይ ቅድያው ማለት ነው። ለመጠጣት እንዲሁም ውሃ ቅድያ ይባላል ማለት ነው። ውሃ አምጣ ወይም ውሃ ቅድያ ይባላል። ያው ውሃ እንግዲህ ከወንዝ ሊሆን ይችላል ከባምቧ እንዲሁም ከሆነ ነገር ላይ ሊሆን ይችላል ውሃው ካለበት እንግዲህ በመቅጃ በጆክ ሊሆን ይችላል ወይንም በብርጭቆ ሊሆን ይችላል እና በሆነ ነገር ቅድያ ውሃ ይባላል ማለት ነው። እንዲሁም መጠጥ የሚሰጡ የሚጠጡ ሰዎች እንግዲህ መጠጥ ቤት አስተናጋጁን ሊሆን ይችላል ወይም ካፌ ቴራውን እንዲሆን ይችላል እሱን ቀቅዳልን ወይም ቅዳ ይባላል ማለት ነው። እንዲሁም ደሞ ሌላም እንቅዲያ የሚባል ነገር አለ ያው በዘመናዊ ቴክኖሎጂ ማለት ነው። በዚህ በዲቫይሶች በተለያዩ ኤሌክትሮኒክ በሆኑ መሳሪያዎች በእነሱ ዲምጽ ቀዳ ይባላል ማለት ነው። ዲምጹን እንዲቀዳ ይደረጋል ድምፁ እንግዲህ ዘፈን ሊሆን ይችላል ወይም መልእክት ሊሆን ይችላል። የተለያዩ ጥሪዎች ፕሮግራሞች ዜናዎች ሊሆኑ ይችላሉ ማለት ነው። እነሱንም ከተቀዱ በኋላ ነው ወዴ አድማጭ ጆሮ የሚደርሱት። እንዲሁም ስልክ ጥሪ ሊሆን ይችላል ማለት ነው። ያንን ነገር ቅድያ ይባላል ማለት ነው። እና የሆነን ነገር ይዞ ለማስቀመጥ በቃ ላይ ለማድረግ ቅዳ ይባላል ማለት ነው። ለምሳሌ የሚጠጡ ነገሮች ፈሳሽ ነገሮች ከሆኑ እነሱን የሆነ መጠጫ ላይ ወይንም የሆነ ማስቀመጫ ላይ። እንዲሁም ይሄ ደግሞ ዲምጽ የሚቀዳ ከሆነ እሱን ደግሞ ሚሞሪ ላይ ሊሆን ይችላል። የተለያዩ ሃርድ ዲስክ ላይ ሊሆን ይችላል ማለት ነው። የሆነን ነገር ይዘው የሚያስቀምጡ እንደ ሚሞሪ መሳሪያ አይነቶች በእነሱ ሊቀዳ ይችላል ማለት ነው። በሲክ በማይክራፎን በኮምፒውተር እና በተለያዩ ምድምፅ ቀድተው ማስቀመጥ ሚችሉ ነገሮች ላይ በእነዛ ሊቀዳ ይችላል ማለት ነው

ምን ማለት እንግዲህ ጥያቄ ልንጠይቅበት የምንችለው ወይም ይሄ ጥያቄው የሆነ ነገር ነው ማለት ነው ምን የሚለው። አንድን ነገር ምን እንደሆነ ለመጠየቅ ስለዛ ጥያቄያዊ የሆነ ቃል ነው ማለት ነው ለምሳሌ አንድ ሰው ዩኒቨርሲቲ ማለት ምንድነው ሲቀር ይደርሳል ያልኩ

ከማለት እንግዲህ ተማስኖ ቃል ነው ወይም የልመና ቃል ነው ማለት ነው። ሰዎች የሆነን ሰው በሚለምኑበት ጊዜ ወይንም የሆነ ሰው እርዳታ እንዲያደርግላቸው ወይም እንዲያግዛቸው ሲፈልጉ እባክህን በማለት በትህትና ይጠይቃሉ ማለት ነው ወይንም እንዲረዳቸው ከማሰብ ወይንም ከውስጥ ስሜት ከፍተኛ ፍላጎት ከመኖር በአንጻር ማለት ነው እንዲረዳቸው ባክህን ሊሉ ይችላሉ ማለት ነው። ለምሳሌ ሰዎች ሰዎችን ሲያስታርቁ የተጣሉ ሰዎችን የሚያስታርቁ ሽማግሌዎች ሊሆኑ ይችላሉ ወይም የሃይማኖት አባቶች የሽምግልና የተወከሉ ሰዎች ሊሆኑ ይችላሉ ለምነው ባካችሁ ታረቁ ፀብ ለማንም አይበጅም ምናምን ብለው እባካችሁ የሚለውን ቃል ያስገባሉ ማለት ነው ይሄ እንግዲህ አጽኖቱንና ትህትና እንዲሁም ከፍተኛ ፍላጎት አንድ ሰው ለዛ ነገር ያኛው ሰው እንዲያደርግለት እባክህ ሲል ከፍተኛ ፍላጎት የውስጥ ስሜት እንዲህ አለው እና ያ ሰው ያንን ነገር ቢያደርገው ምን ያክል ደስተኛ ሊሆን እንደሚችል የውስጥ ስሜትን ከፍተኛ ፍላጎትን ያሳያል ማለት ነው ይህ እባክህ የሚለው ቃል እና ትልቅ ቃል ነው። ትልቅ ል መለመኛ ቃል ነው ወይም ማሳመኛ ቃል ነው ማለት ነው እና እንዲሁም የተቸገሩ ሰዎች እንድረዳቸው የሚፈልጉት ሰው ካለ ያ ሰው እባክህን በማለት በገንዘብ ለምሳሌ ገንዘብ የቸገረው ሰው ያኛው ሰውዬ ገንዘብ እንዳለው ካወቀው ይሄን ገንዘብ ሊሰጠው እንዲህ የሚችል ካመነ ገንዘቡ እንዴት እንዲያስፈልገው ለመግለጽ ገንዘቡን በጣም እንደሚያስፈልገው ለምግብ ሊሆን ይችላል ለህክምና ወጪ ሊሆን ይችላል እና ለዛ ነገር በጣም እንደሚፈደገው ገንዘቡን አድርጎ ለማሳየት ማለት ነው በጣም እንዲያስፈልገው ያንን ገንዘብ ካላገኘ ህይወቷ ዴጋ ላይ እንደሆነ ህይወቱ ሊበላሽ እንደሚችል ያንን ለማሳየት ሲል እባክህ የሚለውን ቃል ሊያስገባ ይችላል ማለት ነው ነገሩ ክሪቲካል ወይም ወሳኝ መሆኑን ትልቅ ነጥብ መሆኑን ለማመልከት ማለት ነው። እንዲሁም የተጣሉ ሰዎች ሊሆኑ ይችላሉ አንድ ሰው ለምሳሌ መሳሪያ ቢደቅንበት ሌባ ሊሆን ይችላል ወይንም እንግዲህ ሰው ዘራፊ ሊሆን ይችላል ወይም ገዳይ ሊሆን ይችላል እና በተለያየ ነገር መሳሪያ ቢደቅንበት እባክህ አትግድ የለኝ መኖር እፈልጋለሁ ልጆች አሉኝ ሽማግሌ ወላጅ እናት አባት አሉኝ የምጠራው እና የት በተለያዩ ነገሮች ሊያሳምን ይችላል ማለት ነው እንዲሁም ለምሳሌ አንድ ሌባ መጣ እንበልና የሆነን ሰው ዘርፎት ሄደ ወይንም ቦርሳውን ከማውዛ ላይ እንግዲህ ያው አንዳንድ ጊዜ እንደሚያጋጥመው መድሃኒት ሊኖር ይችላል ሰዎች የተለያየ በሽታ ተጠቂ ሊሆኑ ይችላሉ እዛ ላይ በጊዜው መወሰድ ያለበት መድሃኒት ሊኖር ይችላል ማለት ነው ያም መድሃኒት በጊዜው ካልወሰዱ ህይወታቸው አደጋ ላይ ሊወድቅ ይችላል ማለት ነው እና ያኔ እባክህ መድሃኒት አለው መልስልኝ ይባላል ማለት ነው እና አንዲ ነገር እንግዲህ ሰዎች የሆነን ነገር ትልቅ ነገር መሆኑን ወይም አስፈላጊ ነገር መሆኑን መደረግ እንዲህ አለበት ወይም አለመደረግ መሆን እንዳለበት ይሄ ነገር ወሳኝ ነገር መሆኑን መንግስት ሊሆን ይችላል ግለሰቦች ወይንም ሌሎች ሰዎች ሊሆኑ ይችላሉ ማለት ነው። ያ ነገር ወይ ክልክል ነው መደረግ የለበትም ከተደረገ አዴጋ ያደርሳል የሌላን ሰው ህይወት ሊያሳጣ ይችላል ብዙ ንብረት ውድመት ሊያደርስ ይችላል እንዲሁም ሀገሩን ወደኋላ ሊጎትት ሀገርን ችግር ውስጥ ሊከት ይችላል ማለት ነው። ወይንም ካልተደረገ ደግሞ ሌላ ችግር ያመጣል ማለት ነው ወይ መደረግ አለበት ያ ነገር ወይ መደረግ የለበትም መለት ነው ክልክል የሆነ ነገር ከሆነ መደረግ የለበትም እንዳይደረግ እባክህ ተብሎ አንድ ሰው ይለመናል ያንን ነገር ደግሞ ያ ሰው ማድረግ ካለበት ካላደረገው ትልቅ ችግር የሚፈጥር ከሆነ ትልቅ ጉዳት የሚያመጣ ከሆነ እና ያንን ነገር አለማድረጉ ትልቅ ጉዳት ወይንም ወሳኝ ነገር ነው ያንን ነገር ካላደረገው ብዙ ነገር ያሳጣል እንደሚችል ስታስብበት እባክህ ተብሎ በአጽንኦት ይነገራል ያ ሰው ያንን ነገር እንዲያደርግ ጫና ይፈጠራል ማለት ነው እና ባክህ ማለት የተማጽኖ ወይንም በትህትና ሰዎችን የመጠየቅ የሆነ ነገር እንዲያደርጉት ወይንም እንዲህ እየተከለከለ እንዲከለከሉ ከዛ ነገር የምንጠይቅበት እጅግ ነገር ወሳኝ መሆኑን የምናመላክትበት ቃል ነው ማለት ነው።

አንድ ሰው እንግዲህ ምግብ ሲያስፈልገው ማለት ነው። ምግብ ሲያስፈልገው ያኔ ወይንም ምግብ በጣም መብላት ፈልጓል ግን መብላት አልበላም በጊዜው እና ያኔ እንግዲህ ተራብኩልኝ ሊችላል ማለት ነው። ተራብኩ ማለት። ያው ሰው እንግዲህ በተለያየ አጋጣሚ መንገድ ወጥቶ ሊሆን ይችላል ወይንም ምግብ በዛ ሰዓት ማግኘት አልቻለ ይሆናል። እና በተለይ አጋጣሚ ወይ የሆነ ችግር ደርሶ ሊሆን ይችላል። እና ምግብ አላገኝም ወይም እገዛ አላገኝም ወይ ቤትም የተሰራ ቤትም አልደረሰም ማለት ነው። ስለዚህ ምግብ መብላት አልቻለም ያኔ ታዳው ይላል ማለት ነው። ያው እንግዲህ አንዳንዴ አይበለውና አንዳንድ ሰዎች አው በረሃብ ገንዘብ ከገንዘብ እጥረትም አንፃር ማለት ነው እያጋጠማለሁ የምናየው ነው። በአንዳንድ ቦታዎች ረሃብ ይከሰታል። ድርቅ ይሆናል ማለት ነው። እንደውም የሚያውቅም ማነሳቅ መድኃኒዎች ህፃናት ለሆኑ ይችላሉና እነሱ እንግዲህ ወይ የጉዳዩን ላይ ነዋሪዎች ሊሆኑ ይችላሉ ማለት ነው። እነሱ እንግዲህ ይሄው አንዳንድ ጊዜ እንደምታውቀው ረሃብ ሊያገኛቸው ይችላል ይራቡ ይችላሉ ማለት ነው። ያኔ ተራብኩ ማለት የሚለው ቃል እንግዲህ ምግብ አልበላሁም ምግብ መብላት አስፈልጎኛል ለማለት ወይም ይሄን ለማመልከት ነው። በብዛኛው የምንጠቀመው ማለት ነው

ምን ማለት እንግዲህ ምክንያንትን መጠየቅ ማለት ነው። አንድ ነገር ለምን እንደተሰራ ወይንም የዛ ነገር ጥቅም ለምን እንዲሆን ምክንያትን የምንጠይቅበት ነው ማለት ነው። አሳማኝ ምክንያት- ስለዛ ነገር ማብራሪያ ማለት ነው። ለምሳሌ:- አንድ ሰው ትምህርት ቤት ለምን እንደሚሄድ ለምሳሌ:- ትምህርት ቤት ለምን ትሄዳለህ? ብትለው አንድ ሰው ለምንድነው የሚሄደው ትምህርት ቤት ምክንያት አለው ትምህርት ቤት የሚሄድበት እዉቀት ለማግኘት ለመማር- ወይነስ ጊዜ ለማሳለፍ ወይነስ ቤተሰብ ስላስገደደን ወይስ መንግስት: ሁሉም ሰው እንዲማር እንትን አዋጅ ወይንም ህግ ስላወጣ ለምን ለምንድነው የሚሄደው። የሚለው ነገር ይሄ ግልጽና መታወቅ ያለበት ነገር ነው ማለት ነው። አንድ ሰው ለምሳሌ ቀጠሮ ነበረ አረፈደ ማለት ነው። ከዛ ከቀጠሮ አርፍዶ በቀጠሮው በሰአቱ መድረስ አልቻለም ማለት ነው። ለምን? ትራፊክ ተዘጋግቶ ነው? ወይንስ መንገድ ሩቅ ነው? ወይንስ ሆን ብሎ ነው :ተቸግሮ ነው :ወይንስ ሌላ አስቸኳይ ጉዳይ: የመተሰብ ጉዳይ አስረፍዶት ነው: ወይንስ ልጆቹን ትምህርት ቤት እየሸኘ ነው- ወይስ ደካማ ወላጅ አለው ቤት የሚያንከባክበው ለእነሱ ቁርስ እያዘጋጀ ነው? ነው ሌላ ማህበራዊ ጉዳይ ነው በምንድ ነው? የሚለው ነገር ይሄ እንግዲህ መታወቅ አለበት ማለት ነው ለምን የምንለው አንዲ ነገር ለምን እንዴት ተደረገ ወይንም ለምን እንዲህ ያልተደረገ- የምንጠይቅበት ነው ማለት ነው። አንድ ሰው የሆነ የተከለከለን ነገር ሰርቶ ብናገኘው ወይንም ክልክል የሆነን ነገር ለምን እንደሰራው እንጠይቃለን ማለት ነው። ምክንያቱም ምንድን ነው? ያን ነገር እንዳትሰራ ተብሎ ሲያበቃ እሱ ሊሰራበት የቻለው ምክንያት ምንድነው? ምን የተሻለ ነገር ቢሰራው ያንን ነገር ምን ጥቅም ተገይቶብን ነው ሊሰራው የቻለው ወይም ሊያከናውነው የቻለውን የሚለውን ይገልጻል ማለት ነው። እንዲሁም ለምሳሌ:- ቴክኖሎጂ ለምን ይጠቅማል? ለምሳሌ :-ቴክኖሎጂ እንግዲህ የሰው ልጆች ድሮም እየኖሩ አልነበረም ወይ ያውን ቴክኖሎጂ መምጣት ለሰው ልጅ ወጪ እንጂ ገቢ የለውም የሚል ሰው ሊኖር ይችላል ለምን ይጠቅማል ቢል :-ቴክኖሎጂ የሰው ልጅ ህይወት ያቀላል። ህክምናን ያቀላጥፋል።- የሰውን ልጅ ህይወት ቀላል ያደርጋል። የተነፋፈቁ ሰዎችን በቀላሉ ማገናኘት ይችላል። የተነፋፈቁ ሰዎች በስልክ አማካኝነት በቪዲዮ ይደዋወላሉ። በድምጽ ይደዋወላሉ። አለምን ያስተሳስራል። ብዙ ህይወትን ቀላል ያደርጋል ሊባል ይችላል ማለት ነው። እና- ለምን የሚለው ቃል አንድ ነገር አስፈላጊነቱ: ጥቅሙ ምንድነው? ወይንም ያ ነገር የተሰራበት ምክንያት ምንድነው ወይንም ለምሳሌ:- አንድ ሰው ጓደኛው ቢከደው ጓደኛው ለምን እንደከደው ለምን? ይላል ማለት ነው። ምን አጠፋው? በድየው ነው? አልተመቸውትም? ያስከፋሁት ነገር አለ? ከእኔ ያጣው ነገር አለ? ለምን ብሎ ይጠይቃል ማለት ነው። እና አንድ ነገር ሲፈጠር የሆነ ነገር ሲከሰት የሆነ ክስተት ሲመጣ ለምን? ብሎ ይጠይቃል ማለት ነው። አንዳንድ ሰዎች አሉ ህይወትም ለምንድነው የምኖረው? ለምንድነው የተፈጠርኩት? ብለው የሚኖሩ ሰዎችም ይጠይቃሉ ማለት ነው ራሳቸውን። ለምንድነው ወደዚች ምድር የመጣነው? እንዴት መጣን? በማን መጣን? ለምን መጣን?- ለምን ምን እንሰራለን የሚሉ አሉ ማለት ነው። እና እንደዚህ አይነት ያው እንግዲህ ወሳኝ የሆነ ጥያቄ ነው ማለት ነው። አንድ ሰው ምክንያታዊ የሆነ ሰው ወይንም በምክንያት የሚያምን ሰው አንድን ነገር ሊጠይቅ ይችላል ማለት ነው የሆነ ነገር ሲፈጠር።- ለምን ብሎ ይጠይቃል ማለት ነው። ያ ነገር ለምን ሆነ ይላል ማለት ነው። እና- እንግዲህ ወሳኝ ጥያቄ መጠየቂያው የማንዲ ነገር ያ ነገር የተፈጠረበትን :የተሰራበትን: ምክንያት ለምን እንደተሰራ የምናውቅበት ምክንያት ወይንም ምክንያት የምንቀበልበት መንገድ ነው ማለት ነው።

እንትን ነው እንግዲህ የሆነን እቃ ለመግዛት ወይም የሆነን አገልግሎት ለማግኘት ወይንም ትምህርት ለትምህርት ሊሆን ይችላል። አሁን ለምሳሌ ትምህርት የሚማር ሰው በሴሚስተር ሊሆን ይችላል አንዱን በወር ምን ያክል እንደሚከፍል ይጠይቃል ማለት ነው። ስለዚህ ለአንዴ አገልግሎት ለምናገኘው አገልግሎት ወይም ለምንገዛው ነገር። ወይም ለምንጠቀመው ነገር ክፍያ ለመክፈል ያንን ነገር የሚያደርግልን ሰው በነፃ ሊያደርግልን አይችልምና ስንት እንደምንከፍል ማወቅ ስንፈልግ ዋጋውን እንጠይቃለን ማለት ነው። የትኛውም ሰው ሄዶ እንግዲህ መጀመሪያ እቃ ይቀበላል ለምሳሌ ወደ ሱቅ ብንሄድ የኔ ስልክ መግዛት ፈልጌ ወደ ሱቅ ብሄድ መጀመሪያ እቃውን እቀበላለሁ ከሰውየው ሞዴሉን ወይም የቃውን ስም እነግረዋለሁ ከዛ ይሰጠኛል። ከዛ በኋላ እቃው ከተመቸኝ በኋላ ዋጋውን መጠየቂያ አይቀርም ማለት ነው። ተመቼ ብዬ ዠም ከፍዬ አልመጣም ዋጋውን ጠይቄ ለኔ የሚሆን ከእኔ ኪስ ጋር ከኔ ከበጀቴ ጋር የሚመጣጠን ከሆነ እቃውን ይዤ እመጣለሁ። ካልተመጣጠነ ደግሞ ልከራከር እችላለሁ የሚቀንስልኝ ከሆነ እኔ በፈነገር ነው። ካልሆነ ትቼ እመጣለሁ ማለት ነው። ስለዚህ ዋጋን የምንጠይቅበት መንገድ ነው ማለት ነው

ቤተክርስቲያን ቤተክርስቲያን ማለት እንግዲህ የክርስቲያኖች ወይንም የክርስትና እምነት የሚከተሉ ሰዎች የአምልኮ ቤት የአምልኮ ስርፋ የአምርኮ ቦታ ማለት ነው የቤተክርስቲያን የሚባለው እንግዲህ ያው በአለም ላይ ሃይማኖቶች ይኖራሉ ማለት ነው ከነዛ ውስጥ ክርስቲያኖች ወይም የክርስትና እምነት የሃይማኖትን የሚከተሉ ሰዎች አሉ ማለት ነው እንግዲህ እነሱ የሚገነቡት የአምልኮ ቤት ቤተክርስቲያን በመባል ይታወቃል። ማለት ነው እንግዲህ እዛ ቤተክርስቲያን ውስጥ የተለያዩ ነገሮችን ሊያደርጉ ይችላሉ ጸሎት ሊደረግ ይችላል፤ አምልኮ ወንዱም የተለያዩ ሃይማኖታዊ የሆኑ ነገሮችን ወይም ሃይማኖታቸው የሚያዛቸውን ነገር ይፈጽማሉ ማለት ነው ምዕመናን ወደዛ በመሄድ የተለያዩ ነገሮችን ሃይማኖቱ የሚያዘውን ነገር ያደርጋል ማለት ነውና በዓላትን ሊያከብሩ ይችላሉ እና ለተለያዩ አገልግሎቶች ይኖራሉ ማለት ነው ለምእምናኑ ትምህርት እና የተለያዩ ነገሮች ይሰጣል ማለት ነው። እዛ ቦታ ላይ እና እንደ አጠቃላይ ቤተክርስቲያን ማለት የክርስትና ሃይማኖት ተከታዮች ወይም የክርስትና እምነት ምእምኖች የሚገነቡት ወይንም የሚሰሩት የአምልኮ ቤት ማለት ነው